ደብዳቤ መጽሐፍ ትወዳለህ ወይ? የሚል ጥያቄ አግኝቻለሁ እንግዲህ ይሄን ጥያቄ? ደብዳቤ ማለት ምን ማለት ነው። በደብዳቤ ለማን ይፃፋል ደብዳቤ ለምንስ ይፃፋል? የሚሉትን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ ደብዳቤ መጽሐፍ ትወዳለህ ወይ ለምላት ጥያቄ አዎ ደብዳቤ መጽሐፍ እወዳለሁ። ማለት ምንማለት ነው የሚለውን ብናየው በመጀመሪያው ደብዳቤ ማለት እንግዲህ በጽሁፍ ወረቀት ላይ አስፍረን ሀሳባችንን ፍላጎታችንን የተለያዩ ሁኔታዋችን አስፍረን ባልደረባችን ሊሆን ይችላል ለአለቃችን ሊሆን ይችላል ለቤተሰባችን ሊሆን ይችላል ለጓደኛችን ሊሆን ይችላል። ለተለያዩ ሰዎች በፖስታ አድርገን የምንልከው ወረቀት ወይም መልእክት ወይም ሀሳብ እንግዲህ ደብዳቤ ይባላል ማለት ነው። እንግዲህ የህን ደብዳቤ ከቦታ ቦታ እንልካዋለን ሩቅ ቦታ ስንሆን አሁን ለምሳሌ ከሀዋሳ ወደ ባህር ዳር ከባህር ዳር ወደ አዲስ አበባ የተለያዩ ቦታዎች ላይ ሩቅ ቦታዎች ላይ ሲሆን ያንን ደብዳቤ እንልካለን ማለት ነው። ነገር ግን ይሄም በድሮ ጊዜ ነበር የሚደረገው አሁን በሱ ቦታ ስልክ መጥቶ በስልክ መደዋወል ይቻላል። በድሮ ጊዜ እንግዲህ ደብዳቤ ነበረ መልእክት እሚላክበት በደብዳቤ ከአንድ ቦታ ወደ አንድ ቦታ ከአንድ ሰው ወደ አንድ ሰው በደብዳቤ ነበር የሚላላኩት እንግዲህ ያ ደብዳቤ ነው። እንግዲህ ደብዳቤ ማለት እንግዲህ በወረቀት ላይ የተጻፈ ሀሳብ ወደ ከአንድ ቦታ ወደ አንድ ቦታ ሲሄድ ያ እንግዲህ ደብዳቤ ይባላል ማለት ነው። እንግዲህ ደብዳቤ ለምን ይጻፋል? ብለን ብንጠይቅ እንግዲህ አንደኛ እንግዲህ ደግዳቢ የምጻፈው ለስራ ማመልከቻ ደብዳቤ ይጻፋል እንግዲህ አንድ ሰው ስራ ለመቀጠር ቢፈልግ ወይም ደግሞ ከስራ መውጣት ቢፈልግ ወይም ደግሞ ስራውን ለተወሰነ ጊዜ ማቋረጥ ቢፈልግ አለቃውን በደብዳቤ ነው የሚጠይቀው እንግዲህ የተለያዩ ማመልከቻዎችን ጽፎ የተለያዩ ሀሳቦችን አቅርቦ የተለያዩ ምክንያቶችን ደርድሮ ለአለቃው በጽሁፍ ወረቀት ላይ አስፍሮ ላለቀው ይልካል ማለት ነው። እንግዲህ ይሄ ሀሳብ ይታይና ፍቃድም ከሆነ ፍቃድ ይሰጠዋል ከስራም ወደ መግቢያት ከሆነ ወደ ስራም ይገባል መልቀቅም ከሆነ ከስራ ይለቃል ማለት ነው። እንግዲህ ደብዳቤ ብዙ ጥቅሞች አሉት አንደኛ ለአለቃ የሚላክ ደብዳቤ ነው እንግዲህ ሁለተኛው ደግሞ ለቤተሰብ የሚላክ ደብዳቤ አለ። እንግዲህ ለቤተሰብ ከሩቅ ሀገር ከሆንን ለቤተሰብ ስለ ጤናችን ስለ ሁኔታው ስለ አካባቢው ስለ አየሩ ሁኔታ ስለ ተለያዩ ነገሮች እየጻፍን እኛ ደህና መሆናችንን እነሱ እንዴት እንደሆኑ እና ምን ምን ላይ እንደሆኑ ምን አይነት ህይወት እየመሩ እንዳለ የተለያዩ ሀሳቦችን እያነሳን የምንጽፍበት አንዱ መንገድ ነው። እንግዲህ ይሄ መንገድ ደብዳቤ መጽሐፍ ይባላል እንግዲህ ለቤተሰብ የምንጽፈው አይነት ፍቅርን ያዘለ ሰላምታን የበዛበት ብዙ ሀሳቦችን ምኞቶችን የያዘ ደብዳቤ ይህ የቤተሰብ ደብዳቤ ይባላል ማለት ነው። ከዛ በመቀጠልን እንግዲህ ለጓደኛ ሊጻፍ ይችላል እንግዲህ ለጓደኛ ሲጻፍ ጓደኛ ምን ላይ እንደደረሰ ምን የሰራ እንደሆነ ምን ላይ ህይወቱ እንዳቆመው ምን እየተገበረ እንደሆነ የሚያመለክቱ ሀሳቦችን የምንጽፍበት ደግሞ የቤት የጓደኛ ደብዳቤ ይባላል ማለት ነው። እንግዲህ ብዙ አይነት የደብዳቤዎች አሉ ከእነዚህም ውስጥ እንግዲህ ይሄን እነዚህ የዘረዘርናቸው ናቸው ማለት ነው። እንግዲህ ደብዳቤ መጽሐፍ ትወዳለህ ወይ? ለሚለው አዎ ደብዳቤ መጽሐፍ እወዳለሁ። ከልጅነቴ ጀምሮ ድሮ ህፃን እያለሁ ለህፃናትም ስጽፍ ነበረ ከዛ በተጨማሪ እያደኩኝ ሲሄድ ለጓደኞቼ መጽሐፍ ጀመሩ ከዛ ለቤተሰቦችም እጽፋለሁ አሁንም ዩኒቨርሲቲ ነኝ ነኝ ዩኒቨርሲቲ ላይ ሆኜ ለቤተሰቦቼ ለዘመዶቼ ለቅርብ ወዳጆቼ ደብዳቤም በመጽሐፍ እልክላቸዋለሁ ማለት ነው። እንግዲህ ደብዳቤ መጻፍ ደህና መሆኔን የሚያመለክት እነሱ እንዴት እንደሆኑ የሚጠይቅልኝ ብዙ ሀሳብ ያለው በአንድ ወረቀት ላይ ተጠቃሎ ያው ሁሉ ሀሳብ እየቀረበ መልእክት ነው ማለት ነው። ስለዚህ ያን መልእክት ለቤተሰቦቼ ለዘውዶቼ ለስራ ባልደረቦቼ ለአለቆቼ እልካለሁ ማለት ነው። እንግዲህ የደብዳቤ ጥቅም እዚህ ላይ ነው እንግዲህ ደብዳቤ መጻፍ ትወዳለሁ ወይ ለሚለው ጥያቄ አዎ ደብዳቤ መጻፍ እወዳለሁ። እኔም እሄድ

ዝናው ሲዘንብ ምን ታደርጋለህ የሚል ጥያቄ ነው? የደረሰኝ እንግዲህ ዝናው ሲዘንብ የተለያዩ ነገሮች ሊደረጉ ይችላሉ። መጀመሪያ እንግዲህ ከዚህ ሀሳብ ጋር የሚገናኝ የተለያዩ የመነሻ ጥያቄዎችን እናቀርባለን እንግዲህ ዝናብ ማለት ምን ማለት ነው? ዝናብ መቼ መቼ ይዘንባል ዝናብ ለምን ይዘንባል ዝናብ መዝነቡ ምን ጥቅም አለው የሚሉትን እንግዲህ በዚሁ ሀሳብ አያይዘን ማንሳት እንችላለን ማለት ነው። እንግዲህ ዝናብ ሲይዘንብ ምን ታደርጋለህ ለሚለው ጥያቄ ዝናብ ሲዘንብ የተለያዩ ነገሮችን ማድረግ ይችላል። እንግዲህ እኔ ዝናብ ሲዘንብ ውሃ አጠራቅማለሁ የተለያዩ ባልዲዎችን የተለያዩ ሳፋዎችን በረንዳ ላይ በማውጣት ውሃን አጠራቅማለሁ። በእኛ ስፈር እንግዲህ ብዙ ጊዜ ውሃ ስለማይገኝ የተለያዩ ውሃዎችን የተለያዩ ባልዲዎችንና እቃዎችን አውጥቼ ውሃ እገድባለሁ ውሃ አጠራቅማለሁ ማለት ነው። እንግዲህ ውሃ አጠራቅምና ለተለያዩ መገልገያ ነገሮች ወይም ለልብስ ማጠቢያ ለእቃ ማጠቢያ ለተለያዩ ለሰውነት መታጠቢያ አደርጋቸዋለሁ ማለት ነው። እንግዲህ ዝናብ ሲዘንብ ምን ታደርጋለህ ለሚለው ጥያቄ እንግዲህ ዝናብ ሲዘንብ ብዙ ነገር ይጠቅመናል። እንግዲህ መጀመሪያ ዝናብ ማለት ዝናብ ከመሬት ላይ ያለው ውሃ ተኖ ወደ ሰማይ እየሄድና ከዛ ላይ ተጠራቅሞ ከእንደገና ወደ መሬት ዝናብ ሆኖ የሚዘንብበት በአምላክ ፍቃድ የሚዘንብበት የዝናብ የውሃ አይነት እንግዲህ ያ ከሰማይ የሚዘንብ የውሃ አይነት ያ ዝናብ ይባላል ማለት ነው። እንግዲህ ያንን ዝናብ በሚዘንብበት ጊዜ እንግዲህ የሰው ልጅ ምድርን አርሶ ምድርን ቆፍሮ አትክልት አዘርት እጽዋትን ይተክላል በዛን ጊዜ እንግዲህ እነዛን እጽዋት አዘርት የተከለውን ዝናብ ሲዘንብለት ያድጋሉ ማለት ነው። እንግዲህ እፅዋትና አዘርት የሚያድጉት እንግዲህ በዝናብና በፀሀይ አማካኝነት ነው። እና ያ ዝናብ ሲዘንብላቸው ይለመልማሉ ያድጋሉ ያቆጠቁታሉ ከዛ በኋላ እንግዲህ እኔ ያንን አርስና መሬቱን የተለያዩ ዘሮችን የተለያዩ አትክልትን የተለያዩ ዛፎችን እተክላለሁ ማለት ነው። ከዛ በኋላ ዝናብ በሚዘንብበት ጊዜ ያ ያድግልኛል ያ ካደገ በኋላ እንግዲህ እነዛን ለምግብነት አውላቸዋለሁ ማለት ነው። እንግዲህ የሰው ልጅ በሰብል በእርሻ ይተዳደራል እና እኔም በእርሻ እተዳደራለሁ ስለዚህ እነዛን አዘርት ትክክል ዘርቼ ዝናብ በሚዘንብበት ጊዜ ያ ሁሉ ይበቅልልኛል ማለት ነው። እንግዲህ ያበቃ ከበቀለ ምን አደርገዋለሁ ቢባል እንግዲህ የግማሹን ለምግብነት እጠቀመዋለሁ ግማሹን ደግሞ ለመሸጥ እጠቀመዋለሁ እንግዲህ ለምግብነት ስጠቀም ከእራብ እድናለሁ ማለት ነው። እንግዲህ ለቤተሰቦችም ለወገኖችም ከእራብ እንዲወጡ ያንን ምግብ እሰጣቸዋለሁ ማለት ነው። ከዛ በተጨማሪ ደግሞ ለገቢ ምንጭነት ያገለግለኛል እንግዲህ ለገቢ ምንጭነት እንዴት ያገለግላል? ቢባል ዝናብ ሲዘንብ እዛ አዘርት ይበቅላሉ ከዛ በኋላ ያንን አዘርት ሽጬ ያንን አትክልት ሽጬ ለገቢ ምንጭ ወይም መተዳደሪያ አደርገዋለሁ ማለት ነው። ስለዚህ እንደዚህ በማድረግ ህይወቴን እመራለሁ ማለት ነው። ስለዚህ የተለያዩ አዘርትን አትክልትን በመትከል በዝናብ ጊዜ በመትከል የዛን ጊዜ ሲበቅልልኝ ማደር ሲያድግልኝ መሸጥም መብላትም እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ ዝናብ ሲዘንብ ምን ታደርጋለህ ለሚለው እንግዲህ ህፃን እያለን ድሮ ዝናብ ሲዘንብ እንጫወታለን ዝናብ ሲዘንብ እንቦርቃለን ስናብ ሲዘንብ እንጫወት ነበር እንግዲህ ዝናብ ሲዘንብ ለምን እንጫወታለን? ቢባል በባህላችን እንግዲህ ዝናብ ህፃናትን ያሳድጋል የሚል ሀሳብ አለና ያንን ሀሳብ እንግዲህ ለማወቅ ተግባራዊ ለማድረግ ለመሞከርም ጭምር ይመስለኛል እንግዲህ በዝናብ ጊዜ ሸርታቴ ስንጫወት ስንቦራጭቅ ስና ስንሮጥና ስንጫወት ስንበሰብስ ነው ያደግነው እና በዛን ጊዜ ዝናብ ሲዘንብ እንጫወታለን ማለት ነው። ከዛ በተጨማሪ እንግዲህ ዝናብ ሲዘንብ የተለያዩ የቆሸሹ ልብሶችን የቆሸሹ መሬቶችን የተለያዩ እቃዎችን የማጥበበት ጊዜ ነው ማለት ነው ጊዜ ዝናብ ሲዘንብ ውሃ ይኖራል በዛ ውሃ እንግዲህ የተለያዩ እቃዎችን የተለያዩ ልብሶችን አጥባለሁ ማለት ነው። እንግዲህ ዝናብ በመዝነቡ ብዙ ጥቅም አለው። እንግዲህ ዝናብ ብዙ ጥቅሞች አሉት። ከነዛ ውስጥ እንግዲህ ዝናብ ውሃ ነው ውሃ ደግሞ ብዙ ጥቅሞች አሉት አንደኛ ለመጠጥነት ይሆናል አጣርተን በደንብ አፍልተን ልንጠጣው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ለምግብ መስሪያነት ያገለግላል ከዛ በተጨማሪ ለእቃ መጠቢያነት ብሎም ለሰውነት መታጠቢያነት ያገለግላል ማለት ነው። እንግዲህ ዝናብ ሲዘንብ ምን ታደርጋለህ የሚለው የተለያዩ ነገሮችን አደርጋለሁ ልብሴን አጥባለሁ ውሃ አገድባለሁ

ፎቶዎችህን የት ታስቀምጣለህ የሚል ጥያቄ ደርሶኛል እንግዚህ ከዚህ በመነሳት የተለያዩ ሀሳቦችን ማንሳት እንችላለን ፎቶዎች ማለት ምን ማለት ነው? ፎቶዎች ማለትስ? እንዴት ይነሳሉ ፎቶዎች ለምን ይጠቅማሉ ፎቶዎች የት ይቀመጣሉ የሚሉትን እንግዲህ ሀሳቦች በዚሁ አያይዘን ማንሳት እንችላለን። እንግዲህ ፎቶዎችን የት ታስቀምጣለህ ለሚለው ጥያቄ መልስ ሊሆን የሚችለው ፎቶዎቼን አልበም ውስጥ ላስቀምጥ እችላለሁ። አልበም ማለት እንግዲህ የተለያዩ ፎቶዎች የተለያዩ የድሮ ፎቶዎችም ሆነ የቅሮ ፎቶዎች ጉር ፎቶዎችም ሆነ ሙሉ ፎቶዎች እጅ የሚቀመጡበት የፎቶ ማስቀመጫ ቦታ ነው እና እዛ ላይ በብዛት ብዙ ሰው ያስቀምጣልና እዛ ላይ ፎቶዎቼን አስቀምጣለሁ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ፎቶዎች የት ሊቀመጡ ይችላሉ ብለን ብናይ እንግዲህ ፎቶዎች የሊቀመጡ የሚችሉት ዋሌት ውስጥ ወይም ደግሞ የኪስ ቦርሳ ውስጥ እዛ ውስጥ ሊቀመጡ ይችላሉ። እንግዲህ የሰው ልጅ በ ከቦታው ወደ ቦታ ሲንቀሳቀስ ፎቶ ሊያስፈልገው ይችላል እንግዲህ ያን ፎቶ በኋላ ኬሱ ይዞ አስቀምጦ ጉርድ ፎቶዎችን ወይም ሙሉ ፎቶዎችን በዛ ላይ አስቀምጦ ይዞ ሊሄድ ያስፈልጋል ማለት ነው። ምክንያቱም ስራ ቦታ ላይ ልንጠየቅ እንችላለን የተለያዩ ቦታዎች ላይ ፎቶ በሚያስፈልግበት ጊዜ በቀላሉ ከኪሳችን አውጥተን ልንሰጥ እንችላለን ስለዚህ የተለያዩ ጉርድ ፎቶዎችን በኪሳችን ይዘን ብንሄድና ብንዞር መልካም ነው ብዬ አስባለሁ። ከዛ በተጨማሪ እንግዲህ ፎቶ ማለት ምን ማለት ነው ወደሚለው ጥያቄ ስንመጣ ፎቶ ማለት እንግዲህ ሰዎች የሰዎች ምስል ነው። እንግዲህ ሰዎች በተለያዩ ቀናት በተለያዩ በዓላት በተለያዩ ደስ ባላቸው ጊዜ በልደት ጊዜ በሰርግ ጊዜ በተለያዩ ጊዜ ፎቶ ይነሳሉ እንግዲህ ይሄ ፎቶ ማለት የሰው መስሎች አስቀርጦ ወረቀት ላይ ማስቀመጥ ማለት ነው። እንግዲህይህ የወረቀት ጠንካራ ወረቀት ነው እንደሌለው ወረቀት አይደለም። የሰውን ፎቶ ይዞ ምስልን ይዞ የሚቀር አይነት ወረቀት ነው። እንግዲህ እዛ ላይ በሰርግ ጊዜ በልደት ጊዜ በተለያዩ በዓላት ጊዜ ደስ ባለን ጊዜ የተለያዩ ልብሶችን ለብሰን የተለያዩ ባህሎችን የባህል እቃዎችን ይዘን ልንነሳ የምንችለው አይነት እንግዲህ ይሄ ፎቶ ይባላል ማለት ነው። እንግዲህ ፎቶ ማለት የሰው ምስልን አስቀርቶ የሚያስቀር ወረቀት ወይም ካሜራ ማለት ነው እንግዲህ በዛ እንነሳለን ማለት ነው። እንግዲህ ፎቶዎችን የት ታስቀምጣለህ የሚሉት ጥያቄ ፎቶዎች ሊቀመጡ የሚችሉት ሌላው ደግሞ በአልበም ውስጥ ወይም ደግሞ በትልቅ የ የመስታወት ፎቶ ማስቀመጫ ውስጥ ሊቀመጥ ይችላል እንግዲህ መስታወት ውስጥ ይቀመጣሉ ፎቶዎች እንግዲህ ቤት ውስጥ ግድግዳ ላይ ሊቀመጡ ይችላሉ። እንግዲህ የተለያዩ የአባቶቻችን ፎቶዎች የተለያዩ የሀገር ፎቶዎች የተለያዩ የስነ ጥበብ ፎቶዎች እንግዲህ ግድግዳ ላይ ይሰቀላሉ ማለት ነው እንግዲህ ያ የሚያመለክተው የሀገሩን ባህል የሀገሩን ስልጣኔ የሚያመለክት አይነት ፎቶ ሊቀመጥ ይችላል ማለት ነው። እንግዲህ ፎቶዎች ሊቀመጡ የሚችሉት ግድግዳ ላይ የተ የተደረደረ ጠረጴዛ ላይ ወይም ደግሞ የፎቶ ማስቀመጫ የሆኑ ለራሱ የተሰራ መደርደሪያ ላይ ሊቀመጥ ይችላል ማለት ነው። እንግዲህ ፎቶዎችን ታስቀምጣለህ ለሚሮጥ ጥያቄ መልስ ሊሆን የሚችለው ፎቶዎች ሊቀመጡ የሚችሉት አንደኛ አልበም ውስጥ ነው አልበም ማለት እንግዲህ ብዙ ፎቶዎች የሚተራቀሙበት የፎቶ ጥርቅም ያለበት ቦታ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ፎቶ ሊቀመጥ የሚችለው የኪስ ቦርሳ ላይ ወይም ደግሞ ኪስ ውስጥ ሊቀመጥ ይችላል ማለት ነው። እንግዲህ ይህ የሚጠቅመው እንግዲህ በተለያዩ ቦታዎች ወደተለያዩ ሀገራት ወደተለያዩ ከተሞች ስንሄድ በዛን ጊዜ ፎቶ ብንጠየቅ ፎቶ ቢያስፈልገን የተለያዩ ፎቶዎችን ከኪሳችን አውጥተን መስጠት እንችላለን ማለት ነው። እንግዲህ በሚያስፈልገኝ ጊዜ ለማግኘት ከኪስ ቦርሳችን ላይ እናስቀምጣለን ማለት ነው ከዛ በተጨማሪ እንግዲህ ፎቶዎች የት ይቀመጣሉ ብንል ቤት ውስጥ ግድግዳ ላይ ተሰቅለው ሊቀመጡ ይችላሉ ከዛ በተጨማሪ መደርደሪያ ላይ ሊቀመጡ ይችላሉ ማለት ነው። ግን እነዚህን ፎቶዎች ስናስቀምጥ በአግባቡ ሊሆን ይችላል ተነስተን ዝም ብለን መጣል የለብንም ምክንያቱም እነዚህ ፎቶዎች ወደፊት ማስታወሻዎች ናቸው። ወደፊት ለልጆቻችን የምናሳያቸው ወደፊት ለሀገር ተራ አካባቢዎች የምናሳያቸው ፎቶዎች ናቸው። እና እነዚህን ፎቶዎች በአግባቡ ጠብቀን በአግባቡ ተንገባገቡን በአግባቡ ይዘን ልናስቆያቸው የምንችል ጥሩ ሀብቶቻችን ናቸው እና እነዚህን ፎቶዎች መጠበቅ ያስፈልጋል ማለት ነው። እንግዲህ ፎቶዎችን የት ታስቀምጣለህ ለሚለው ጥያቄ ፎቶዎች ብዙ ቦታ ላይ ይቀመጣሉ ነገር ግን ማስቀመጥ ብቻ ሳይሆን ፎቶዎችን በስርዓት መያዝ ራሱ አንድ ጥቅም አለው እና እነዛን ፎቶዎች በስርዓት በእንክብካቤ መያዝ ያስፈልጋል ወደሚለው ሀሳብ

በተፈጥሮ ውስጥ መመራመር ትወዳለህ ወይ የሚል ሀሳብ አግኝቻለሁ። እንግዲህ ተፈጥሮ ማለት ምን ማለት ነው? ተፈጥሮ ውስጥ መራመድ ምን ይጠቅማል? አለመራመድስ ምን ይጎዳል የሚሉትን እንግዲህ በዚሁ አንስተን ማየት እንችላለን። እንግዲህ በተፈጥሮ ውስጥ መራመድ ትወዳለህ ወይ ለሚሉት ጥያቄ። በተፈጥሮ ውስጥ መራመድ አዎ በጣም እወዳለሁ። ምክንያቱም እንግዲህ በተፈጥሮ ውስጥ ስንራመድ ብዙ የአእምሮ ሰላም እናገኛለን። እንግዲህ በተፈጥሮ ውስጥ መራመድ ምንድነው ጥቅሙ ሲባል እንግዲህ አንደኛው ጥቅም እንግዲህ የአእምሮ ሰላምን ማግኘት ነው። እንግዲህ ከተለያዩ ጫጫታዎች ከተለያዩ ሁካታዎች ከተለያዩ የሰው ሁከቶች የመኪና ጩኸቶች ከዛ ጩኸት ወጥተን ፅጥ ወዳለ ቦታ ሄደን ወደ ጫካ ውስጥ ሄደን የተለያዩ ወንዞች ወዳሉበት የተለያዩ የዱር እንስሳት ወዳሉበት የተለያዩ ዛፎች ወዳሉበት አካባቢ ሄደን እዛ ላይ አይምሮአችንን ማሳረፍ ይገባል ማለት ነው። እንግዲህ ተፈጥሮ ማለት እንግዲህ በጣም ደስ የሚል በጣም ውበት ያለው በጣም እንግዲህ የሚመስጥ አይነት ውበት ያለው ነው ማለት ነው። እንግዲህ ወደዛ አካባቢ ሄደን ነፋሻማ አየርን እየተቀበልን ንጹህ አየርን እየተነፈስን ፅጥ ወዳለ ቦታ ብንሄድ የአእምሮ ሰላምን የአእምሮ እርካታ እናገኛለን ማለት ነው። እንግዲህ ወደዛ አካባቢ ስንሄድ ልንጠነቀቅ ይገባል። ምክንያቱም በዛ ጫካ ውስጥ የተለያዩ ሽፍቶች ሊኖሩ ይችላሉ። የተለያዩ የዱር አራዊት ሊኖሩ ይችላሉ። እና እነዛ አራዊት እና ሽፍቶች እንዳይጎዱን በመጠንቀቅ እነዛን ነገሮች በመጠንቀቅ ከነዛ ነገሮች በመራቅ ራሳችንን በመጠበቅ በመኪናም ሊሆን ይችላል። በተለያዩ ነገሮች እዛ መራመድ እንችላለን። ወይም ደግሞ ወደ ጥብቅ ደነኖች ውስጥ መሄድ ወይም ደግሞ ወደ ፓርኮች ውስጥ በመግባት ራሳችንን ለመዝናኛነት ወደ ተዘጋጁ ብቻ ቦታዎች በመሄድ ራሳችንን ማርካትና ራሳችንን ማስደሰት መቻል አለብን። ማለት ነው ነገር ግን ቀጥታ ዝም ብለን ወደ ጫካ ገስግሰን መግባት የለብንም። ምክንያቱም እዛ ውስጥ አራዊት ሊኖሩ ይችላሉ። ሽፍቶች ሊኖሩ ይችላሉ። ስለዚህ አራዊት ስጋችንን ፈልገው ስጋችንን ሊበሉን ይችላሉ። ስለዚህ ሽፍቶች ደግሞ ብራችንን ፈልገው ይደበድቡን ሊገሉንም ይችላሉ። ስለዚህ ወደዛ ከመሄዳችን በፊት ራሳችንን በጥንቃቄ ማሰብና ማመዛዘን ይገባናል ማለት ነው። ምክንያቱም ወደ ተዘጋጀልን ቦታ ብቻ ነው መሄድ ያለብን ከዛ ውጪ ወደ ጫካ የምንሄድ ከሆነ ወደ ወንዞች ውስጥ የምንገባ ከሆነ አዞዎች አሉ ስለዚህ አዞዎች ይበሉናል። የተለያዩ አራዊት ሊያገኙን ስለሚችሉ በጥንቃቄ ወደ ወንዝ ውስጥም ስንገባ ወደ ጫካም ስንገባ በጥንቃቄ ሊሆን ይገባል ማለት ነው። እንግዲህ በተፈጥሮ ውስጥ መራመድ ትወዳለህ ወይ ለሚለው። አዎ መራመድ እወዳለሁ። እንግዲህ በተፈጥሮ ውስጥ ብዙ ነገር ይታያል እንግዲህ በተፈጥሮ ውስጥ የተለያዩ አራዊትን ማየት እችላለሁ የተለያዩ እንስሳትን ማየት እችላለሁ። የተለያዩ የዛፍ አይነቶችን ማየት እችላለሁ የተለያዩ አዋፋትን የአዋፍ ዝማሬን መስማት ይችላሉ የተለያዩ አዋፋትን አያለሁ ስለዚህ የተፈጥሮ ሁኔታ በጣም የሚያስደስት ነው። እና ፈጣሪ ይቺን ምድር ሲሰራት በጣም ውብ አድርጎ ሰርቷታል። እና በዛ ምክንያት እንግዲህ በተፈጥሮ ውስጥ መራመድ የማይወድ ሰው ያለ አይመስለኝም። እንግዲህ እኔም በተፈጥሮ ውስጥ መራመድ በጣም እወዳለሁ። እዛ ስራመድ እንግዲህ ብዙ ሀሳቦቼን ብዙ ውጣ ወረዳዎችን ያሰለፍኩበትን ጊዜ ወደኋላ ተመልሼ አለው ወደፊት ደግሞ የሚሄድበትን መንገድ የምደርስበትን ሁኔታ የምፈልገውን ሀሳብ ለማሳካት የማቅድበት ቦታ ነውና። ወደዛ ቦታ ሄጄ ወደፊት ምን ማድረግ እንዳለብኝ ብቻዬን የማወራበት ከራሴ ጋር የምመካከርበት ቦታ ቢኖር እንግዲህ የተፈጥሮ ቦታ ነው። እንግዲህ በተፈጥሮ አካባቢ በተፈጥሮ ባለበት ቦታ እየተራመድኩኝ እየተንቀሳቀስኩኝ እንግዲህ የተለያዩ ሀሳቦችን የተለያዩ ሁኔታዎችን አመዛዝኜ ሀሳብ እሰጣለሁ ማለት ነው። እንግዲህ ያንን ካርኩ በኋላ የተራመድኩኝ እመለሳለሁ ማለት ነው። እንግዲህ በተፈጥሮ ውስጥ መራመድ ትወዳለህ ወይ ለሚለው ጥያቄ። አዎ በተፈጥሮ ውስጥ መራመድ እወዳለሁ። ምክንያቱም የተለያዩ ሀሳቦችን የተለያዩ ሀሳቦችን ስለማገኝበት የአእምሮ ሰላምን የአእምሮ እርካታን የአእምሮ ደስታን ስለማገኝበት በተፈጥሮ ውስጥ መራመድ እወዳለሁ ማለት ነው። እንግዲህ በተፈጥሮ ውስጥ መራመድ ለብዙ ሰዎች ሊጠቀም ይችላል። ስለዚህም ማንኛውም ሰው ወደ ተፈጥሮ አካባቢ ባለበት ዛፎች ባለውበት እጽዋት ባሉበት አዋፋት ባሉበት እንስሳት ባሉበት በዛ አካባቢ ቢራመድ የአእምሮ ሰላምን የአእምሮ ደስታን የአእምሮ እርካታን የአእምሮ ሀሴትን ያገኛል ማለት ነው። እንግዲህ ወደዛ በመራመድ ማግኘት ይቻላል። በተፈጥሮ ውስጥ መራመድ እወዳለሁ ወይ ለሚለው ጥያቄ። አዎ መራመድ እወዳለሁ በሚል እኒያዘው።

ስለ ቅርብ ጓደኛህ ንገረኝ የሚል ሀሳብ አግኝቻለሁ እንግዲህ የቅርብ ጓደኛ ማለት ምን ማለት ነው? ጓደኛና ቅርብ ጓደኛ ምንድነው ልዩነቱ ጓደኛስ ምንድነው? ጥቅሙ የሚሉትን እንግዲህ በዚሁ አያይዘን ለማንሳት እንሞክራለን እንግዲህ ስለ ቅርብ ጓደኛ ከንገረኝ ለሚለው ሀሳብ የቅርብ ጓደኛዬ እንግዲህ በጣም እሩህሩህ የሆነ በጣም ለሰው የሚያስብ በጣም ለሰው የሚጨነቅ ከራሱ በላይ ሰውን ለራሱ ከዛ ከራሱ በላይ ለሰው የሚያስብ በጣም የዋህ የሆነ ጓደኛ አለኝ ማለት ነው። እንግዲህ ይሄ ጓደኛዬ በጣም ለኔ ቅርቤ ነው ማለት ነው። እንግዲህ የቅርብ ጓደኛ ማለት በጣም ለራሱ ተጨንቆ በጣም የሚግባባ ከሰው ጋር የሚግባባ የመግባባት ችሎታ ያለው ከዛ በተጨማሪ ደግሞ ከእኔ ጋር በጣም ቅርብ የሆነ ሲቸግረኝም ሆነ ስደሰት አጠገቤ የሚሆን ለችግሬም ጊዜ ፈጥኖ የሚደርስልኝ አለባይ የሆነ የሚያጽናናኝ የሚያስደስተኝ በችግሬ ጊዜ የሚረዳኝ አይነት ጓደኛ በደስታዬ ደግሞ ደስታዬን የሚካፈል አብሮኝ የሚዝናና አብሮኝ የሚጫወት አብሮኝ የሚደሰት አይነት ጓደኛ እንግዲህ የቅርብ ጓደኛ ይባላል። እንግዲህ ይሄ ጓደኛ በጣም ደስ የሚል አይነት ጓደኛ ነው። ምክንያቱም በሁሉ ጊዜ አብሮ የሚገኝ በሁሉ ጊዜ አብሮ የሚሆን በሁሉ ጊዜ ካንተ ጋር የሚሆን አይነት ጓደኛ ነው እና ይህ ጓደኛ በጣም ደስ የሚል ጓደኛ ነው። እንግዲህ ይሄን ጓደኛ ልንወደው ልናከብረው ልንከባከበው የሚገባ አይነት ጓደኛ ነው። ምክንያቱም እሱ ለኛ ነፍሱን አሳልፎ የመስጠት ፍላጎት አለው ነገር ግን እኛም እንደሱ መሆን መሆን አለብን ማለት ነው። ምክንያቱም እሱ ለእኛ ራሱን አሳልፎ የሚሰጥ ከሆነ እኛም ደግሞ ራሳችንን ለሱ አሳልፈን የመስጠት ሁኔታ ላይ መድረስ ይገባናል ማለት ነው። እንግዲህ የሰው ልጅ ራሱን አሳልፎ የመስጠት ደረጃ ላይ እስከሚደርስ ሰውን ይወዳል እንግዲህ ያን ሰው ደግሞ እኛም እንደ እሱ መውደድ አለብን ማለት ነው። እንግዲህ እንደሱ የዋህ እንደሱ ርህሩህ እንደሱ ጠንካራ እንደሱ አበረታች እንደሱ ደጋፊ መሆን ይጠበቅብናል ማለት ነው። እንግዲህ ያን ስናደርግ ሰዎች ይወዱና ሰዎች ያከብሩና ሰዎች ይራሩልና ሰዎች ይረዱና ማለት ነው። እንግዲህ ለሰው መልካም የምናስብ ከሆነ ለሰው ጥሩ የምናስብ ከሆነ ለሰው ደግ ደግን የምንናገር የምናወራ ከሆነ እንግዲህ ሰዎች ይወዱናል ሰዎች ያከብሩናል ማህበረሰቡ ያከብረናል። ማለት ስለዚህ ሰዎች እንዲያከብሩን ማህበረሰቡ እንዲወደን ምን ማድረግ አለብን ቢባል እንግዲህ ጥሩ ጓደኛ መሆን ያስፈልጋል። ማለት እንግዲህ ማህበረሰብ ውስጥ አካባቢ ውስጥ የተለያዩ ቦታዎች ላይም ቢሆን የስራ ቦታ ላይም ቢሆን የተለያዩ ቦታዎች ላይ እንግዲህ ጥሩ ሰው መሆን ያስፈልጋል ማለት ነው። እንግዲህ ጥሩ ሰው መሆን ማለት ለሰው ሀሳቢነት ለሰው መራራት ለሰው ማዕዘን ማለት ነው። እንግዲህ ለሰዎች የምናዝን ከሆነ ለሰዎች የምንራራ ከሆነ ለሰዎች የምናዝን ከሆነ ጥሩ ሰው እንባላለን ማለት ነው። እንግዲህ ከሰዎች ጋር ጥሩ ግንኙነት እንዲኖረን ከሰዎች ጋር ጥሩ መግባባት እንዲኖረን ጥሩ ጓደኛ መሆን ያስፈልጋል ማለት ነው። እንግዲህ ለሰዎች መልካም ነገርን የምናደርግ ከሆነ ጥሩ ጓደኛ እንባላለን ማለት ነው። እንግዲህ ስለ ቅርብ ጓደኛ ንገረኝ ለሚለው ሀሳብ የኔ የቅርብ ጓደኛ በጣም አዛኝ የሆነ በጣም ርህሩህ የሆነ በጣም ለሰዎች የሚያስብ በጣም ለኔ ቅርቤ የሆነ እንደ ወንድሜ የሆነ እንደ እህቴ የሆነች ነው ማለት ነው። እንግዲህ እዚህ ላይ እንግዲህ ልናየው የሚገባ ምንድነው? ጓደኛ ማነው ጓደኛ ሴት ነው ወንድ ነው መሆኑ የሚችለው የሚለውን ሀሳብ ማንሳት የሚችል አለ እንግዲህ እዚህ ላይ ጓደኛ ሊሆን የሚችል ሴትም ወንድም ጓደኛ ሊሆን ይችላል። እንግዲህ ወንዶችም የቅርብ ጓደኛ መሆን ይችላሉ ሴቶችም የቅርብ ጓደኛ መሆን ይችላሉ። ስለዚህ እርስ በእርስ መደጋገፍ እርስ በእርስ መፋቀር እርስ በእርስ መዋደድ ይጠበቅብናል ማለት ነው። እንግዲህ ከሴትም ሆና ከወንድ ጋር የቅርብ ጓደኛ መመስረት ይቻላል። ስለዚህ እንደ ሀሳብን እያጋሩ ሀሳብን ሳይደብቁ ሀሳብን ሳይሸሽጉ በማውራት በማካፈል በማስረዳት ሰዎችን መርዳትና ሰዎችን ማገዝ ከቻልን የቅርብ ጓደኛ ሆነን ማለት ነው። ስለዚህ የስለ ቅርብ ጓደኛ ንገረኝ ነው የሚለው ጥያቄ እንግዲህ እኔ ቅርብ ጓደኛ በጣም ደስ የሚል በጣም ለሰዎች ሀሳብ በጣም ከሰዎች ጋር ተግባቢ የሆነ ጓደኛ አለኝ ማለት ነው። እንግዲህ የጓደኛ ብዙ ጥቅሞችን ይሰጠኛል በችግሬ ጊዜ ይደርስልኛል በሀዘኔ ጊዜ ይደርስልኛል ይፅናናኛል ይረዳኛል ያግዘኛል ማለት ነው። ከዛ በተጨማሪ እንግዲህ በደስታዬ ጊዜ ደስታዬን አብሮኝ የሚከፍል ደስታው ደስታዬ የሆነ ደስታዬን ደስታው የሆነ እንደዚህ አይነት ጓደኛ አለኝ ማለት ነው። ስለዚህ የጓደኛ ብዙ ይጠቅመኛል ስለቀረብ ጓደኛ

በእንጨት እሳት ማብሰል ታውቃለህ ወይ የሚል ጥያቄ አለ እንግዲህ በእንጨት እሳት ማብሰል ይቻላል ወይ በእንጨት እሳት ማለት ማለት ነው? የእንጨት እሳትስ ለምን የሚሉትን እንግዲህ በዚሁ አያይዘን ማህፀን እንችላለን እንግዲህ በእንጨት እሳት ማብሰል ታውቃለህ ወይ የሚል እንግዲህ ሀሳብ አለ? ይሄ ሀሳብ እንግዲህ አዎ በእንጨት ማብሰል እችላለሁ። በእንጨት እሳት እንግዲህ ከድሮ ጀምሮ የድሮ አባቶቻችን እንግዲህ በድሮ ጊዜ ነው እሳት የተፈጠረው። ድንጋይና ድንጋይ ሲጋጭ እሳት ተፈጠረ ይባላል እንግዲህ ያንን እሳት እንግዲህ ለብዙ ነገር ይጠቀሙበታል። እንግዲህ የድሮ በአባቶቻችን ድሮ ኤሌክትሪክ ምጣድ በሌለበት ጊዜ የኤሌክትሪክ ምጥጃ በሌለበት ጊዜ። የሰው ልጅ የሚበላውን ምግብ የሚያበስለው በሰአት በእንጨት እሳት ነበር እንግዲህ ያንን የእንጨት እሳት። እንዴት እንጠቀመዋለን እንዴት ሲመጣል የሚለውን ብናይ ደግሞ የእንጨት እሳት እንግዲህ የሚገኘው ድንጋይን በማፋጨት እሳትን እንፈጥርና ወይም ደግሞ እንጨቶችን በማፋጠቅ እንጨት እሳትን እንፈጥርና ከዛ በኋላ እንጨቶችን ደረቅ እንጨቶችን ሰብስበን የተለያዩ ደረቅ እንጨቶችን አከማችተን አንድ ላይ ከዛ ያንን እሳት እናደርግባቸዋለን ማለት ነው። እንግዲህ ያን እሳት እንጨቱን ሲበላው ይከታተላል ያ ይቀጣጥልና ፍም ይወርደዋል ማለት ነው። እንግዲህ እዛ ላይ የተለያዩ ምግቦችን በማብሰል የተለያዩ ውሃዎችን በማፍላት እንግዲህ ለምግብነት እናውለዋለን ማለት ነው። እንግዲህ በእንጨት እሳት ማብሰል ትችላለህ? ቆይ ለሚሉት ጥያቄ አዎ በእንጨት እሳት አበስላለሁ እንዴት ነው የሚበሰል ካሉኝ ደግሞ እሳትን እያወስድና እንጨት ላይ በማቃጠል የተለያዩ ፍሞች እንዲወርዱልኝ በማድረግ እንጨቶችን በመጨማመር ከዛ በኋላ ያንን ወስጄ በማብሰል ለምግብነት በማዋል የተለያዩ የሚጠበሱ ነገሮች ካሉ የተለያዩ የሚሰሩ ነገሮች ካሉ እነዛን በመስራት ለመግብነት አውልበታለሁ ማለት ነው። እንግዲህ ከዛ በተጨማሪም እት እንግዲህ ብዙ ጥቅሞች አሉት። ውሃን ያፈላል ለምግብነት ማብሰያ ይሆናል። ከዛ በተጨማሪ ደግሞ ለብርሃንነት ይጠቀማል እንግዲህ በድሮ በባቶቻችን ጊዜ ባትሪ የለም ነበር ያን ጊዜ እንግዲህ መብራት የለም ነበር። በዛን ጊዜ እሳተን ቺፖሌ ያበሩና እሳተን ይዘው ይጓዛሉ ማለት ነው በጨለማ ጊዜ ለብርሃንነት ይጠቀሙበት ነበር ማለት ነው። ከዛ በተጨማሪ እንግዲህ እሳት ለምን ይጠቅማል ብንል እሳት እንግዲህ ለሙቀት ይጠቅማል እንግዲህ በዛን ጊዜ ብርድ በነበረበት ሰዓት በሚበርድበት ሰዓት እሳት ዳር ቁጭ በማለት ሙቀትን ማግኘት ይቻላል ማለት ነው። እንግዲህ አንዱ የሳጥቅም እንግዲህ ሙቀትን የመስጠት አቅም አለው ማለት ነው። እንግዲህ ሰዎች ሲበርዳቸው ሰዎች ብርድ ሲሰማቸው ወደ እሳቱ ዳር በመጠጋት ሙቀትን ያገኛሉ ማለት ነው። ከዛ በተጨማሪ እንግዲህ የእሳት ጥቅም ምንድነው? ቢባል እሳት እንግዲህ ጥቅሞች አሉት ከነዛ ውስጥ እንግዲህ እሳት ብርሃን ነው። እሳት ብርሃንን ይሰጣል እንግዲህ ብርሃን ስለሚሰጥ የሰው ልጅ እንግዲህ ብርሃንን ፈላጊ ነውና በብርሃን ይንቀሳቀሳል ማለት ነው ያን እሳት ይዞ ከቦታ ወደ ቦታ ለመንቀሳቀስ በጨለማ ጊዜ ይጠቅመዋል ማለት ነው። እንግዲህ መሰዓት ብዙ ጥቅሞች አሉት ማለት ነው። እንግዲህ የእሳትን ጥቅሞች ስናይ የእሳት ጉዳቶችም አሉት እንግዲህ የተለያዩ የእሳት ጉዳቶች አሉ እንግዲህ ለምሳሌ የእሳት ጉዳቶች ምንድን ናቸው? ብለን ብንጠየቅ እንግዲህ የእሳት ጉዳቶች እንግዲህ እሳትን በአግባቡ ካልተጠቀምንበት የሰውን ህይወትም ሊያጠፋ ይችላል ከዛ አልፎ ደግሞ የንብረትንም ህይወት ሊያጠፋ የንብረትንም ሊያወድም ስለሚችል እሳትን በአግባቡ መያዝ እና መጠበቅ መንከባከብ ያስፈልጋል ማለት ነው። እንግዲህ እሳትን እንዴት እንይዛለን? ለሚለው ደግሞ እሳትን እንግዲህ በአግባቡ አቀጣጥለን በአግባቡ ማጥፋት አለብን ማለት ነው። እንግዲህ እሳትን አቅጣጥለን የማናጠፋው ከሆነ ከደረቅ ደረቁን እየበላ ሳሩን እየበላ ሳሩን የተያዘ እንጨቶችን የያዘን ወደ ሌላ ወደ አዝመራዎች ወደ ቤት ውስጥ ሊገባ ስለሚችል እንግዲህ በጥንቃቄ መያዝ እና አብስሮም ማጥፋት ያነን እሳት በአግባቡም ማጥፋት ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ሰዓት የሰደደት ሰዓት እንዳይነሳብን በአግባቡ መያዝ ያስፈልጋል። ምክንያቱም የሰደደት ሰዓት ንብረትን ያወድማል ከዛ አልፎ ደግሞ እጽዋትን እንስሳትን ሊያቃጥል የእንስሳትን ማደሪያ ሊያቃጥል ስለሚችል ያንን ቦታ እንዲያቃጥልብን እሳትን በአግባቡ አቀጣጥም በአግባቡ ከሰራም በኋላ በአግባቡ ማጥፋት ያስፈልጋል። ምናምን እንግዲህ በእንጨት እሳል ማውሰድ እወዳለሁ ወይ የሚለው ጥያቄው? አዎ በእንጨት እሳል ማውሰድ እወዳለሁ። ለብዙ ጥቅሞች ይጠቅማል ለሙቀት ይጠቅማል። ምግብ ለማብሰድ ይጠቅማል ለብርሃንነት ይጠቅማል። ከዛም አልፎ ደግሞ ውሃ ለማፊያነት ይጠቅማል ማለት ነው።

በቤተሰባችሁ ምን አይነት በዓላት ታከብራላችሁ የሚለው ጥያቄ አለ? እንግዲህ በቤተሰባችን ውስጥ ብዙ አይነት በዓላት እናከብራለን እነዛን ባላቶች ለምን እናከብራቸዋለን የሚለውን እንግዲህ በዚሁ አይነ አያይዘንድ ለማውራት እንሞክራለን እንግዲህ በቤተሰባችን ውስጥ ብዙ ባላት እናከብራለን እንግዲህ ከነዛም ውስጥ እንግዲህ ባህላዊ ባህላት አሉ ደግሞ ከዛም አልፎ ደግሞ ሃይማኖታዊ በዓላት አሉ እንግዲህ እነዛን በዓላት በተለያዩ ጊዜያት በተለያዩ ሁኔታዎች እናከብራለን ማለት ነው። እንግዲህ እነዚህን ባህሎች እንዴት ነው የምናከብረው የሚለውን ብናይ እንግዲህ ለምሳሌ አንደኛ እንግዲህ የምናከብረው በዓል ምንድነው? ቢባል የጥምቀት በዓል እናከብራለን እንግዲህ የጥምቀት በዓል ብዙ ባህላዊና ሃይማኖታዊ ተግባራት የሚካሄድበት የባህል አይነት ነው እንግዲህ በቤተሰባችን የጥምቀት በዓል እናከብራለን ማለት ነው። እንግዲህ ጥምቀት በዓል እንዴት ይከበራል? ወደሚለው ብንሄድ እንግዲህ የጥምቀት በዓል በጥር አስራ አንድ እና አስራ ሁለት የሚከበር የባህል አይነት ሲሆን ይህ ባህል እንግዲህ ብዙ ጥቅሞች አሉት ብዙ ሃይማኖታዊና ባህላዊ ጥቅሞች አሉት በዓል ነው። እንግዲህ ባህላዊ ጥቅሞቹ ምንድን ናቸው? ብንል እንግዲህ ይህ በዓል ለመታጫጫነት ይሆናል ማለት ነው። እንግዲህ በዓል ሰዎች ሎሚ በመወራወር የተለያዩ ነገሮችን በመላክና በመላላክ ከሎሚ በመጎራወር መተጫጨት ይችላሉ ማለት ነው። እንግዲህ ከዛም አልፎ ደግሞ ይህ በዓል መንፈሳዊ ወይም ሃይማኖታዊ ተግባር አለው ማለት ነው። ይሄ ሃይማኖታዊ ተግባሩ ምንድነው? ብለን ብንጠይቅ እንግዲህ ይሄ በዓል እንግዲህ ሰዎች ወደ አምላካቸው የሚመለሱበት ወደ ንስሃ የሚመለሱበት የአምላካቸውን የሚያስታውሱበት አንዱ መንገድ ነው። እና ይሄ በዓል ለሃይማኖታዊ ትስስር ለሃይማኖታዊ ጥንካሬ ይጠቅማል ወደሚለው እንሄዳለን ማለት ነው። ከዛ በተጨማሪ እንግዲህ ይሄ የጥምቀት በዓል ብዙ ባህላትን የምናስተዋውቅበት ልብሶችን የተለያዩ ፋሽኖችን የተለያዩ አልባሳትን ዲዛይኖችን የምናስተዋውቅበት አንዱ መንገድ ነው። እና ይህ በዓል ብዙ ጥቅሞች አሉት ማለት ነው። እንግዲህ እኛ ቤተሰብ ውስጥም ይህ በዓል በድምቀት የሚከበር ባህል ነው ማለት ነው። ከዛ በተጨማሪ እንግዲህ የመስቀል ባህል እኛ ቤት ይከበራል እንግዲህ ቤተሰባችን ውስጥ የመስቀል በዓላትት ይከበራሉ። የመስቀል በዓላት እንግዲህ ማለት ይሄ የመስቀል በዓላት ማለት ደግሞ መስከረም አስራ ሰባት የሚከበር አይነት በዓል ነው። ይሄ በዓል ለምንድነው የሚከበረው? ቢባል እንግዲህ ይሄ የመስቀል በዓል የጌታችን እና የመድሐኒታችንታችን ኢየሱስ ክርስቶስን በዓል የመስቀል በዓል መሰቀሉን መስቀሉ መገኘቱን የሚያበሰር የበአል አይነት ነው። እንግዲህ ይሄ የመስቀል በዓል እንዴት ይከበራል? ብንል አደባባይ ላይ የተለያዩ እንጨቶች የተለያዩ ደረቅ እንጨቶች ተሰባስበው አንድ ላይ ይደረጉና ያንን በማቃጠል ያንን እንጨት በማቃጠል የሚደረግ በዓል አይነት ነው። እንግዲህ የሃይማኖታዊ በዓል ነው። እኛ በዓል እንግዲህ ብዙ ጥቅሞች አሉት ከእነዛም ውስጥ እንግዲህ ወደ አምላካችንና ወደ ፈጣሪያችን የምንመለስበት እሱን የምናከብርበት መስቀልን የምናከብርበት አንዱ የባህል አይነት ነውና ይህን ባህል እናከብራለን ማለት ነው። ቤተሰባችን ውስጥ ከዛ በተጨማሪ እንግዲህ የፋሲካን በዓል እናቀብራለን እንግዲህ የፋሲ የፋሲካ በዓል ለምን ይከበራል? ወደሚለው ስንመጣ እንግዲህ የፋሲካ ባህል የሚከበረው እንግዲህ የትንሳኤን መገለጫነት ምልክት ማድረግ የምናከብረው ነው እንግዲህ ይህ በዓል በጣም ደስ የሚል በጣም ሃይማኖታዊ የሆነ በጣም ሃይማኖታዊ ሁኔታ ያለው በዓል ነው። እንግዲህ ይሄን በዓል በቤተሰባችን ውስጥ በጎችን በማረድ ፍየሮችን በማረድ የተለያዩ ዶሮዎችን በማረድ እንግዲህ ዳቦዎችን በመጋገር አልባሳትን የባህላዊ አልባሳትን በመልበስ የምናሳልፍበት ጊዜ ነውና ይህ በዓል በጣም ደስ የሚል ጊዜ የምናሳልፍበት ነው ማለት ነው። እንግዲህ በቤተሰብ ውስጥ ምን አይነት በዓላት ታከብራላችሁ? ለሚለው ጥያቄ እንግዲህ ከዛም በተጨማሪ የጥምቀት የመስቀልን የፋሲካን በዓል አልፎ ደግሞ ከዛው በተጨማሪ እንግዲህ የተለያዩ የአውድ አመት መገለጫዎችን በዓል እናከብራለን እንግዲህ በሀገራችን ኢትዮጵያ እንግዲህ አውደ አመት ወይም ደግሞ ዘመን መለወጫ ባህል አለ ያ ዘመን መለወጫ መስከረም አንድ ላይ ይከበራል እንግዲህ ያንን በዓልም በቤተሰባችን ውስጥ እናከብራለን ማለት ነው። ያ በዓል እንግዲህ የዘመን መለወጫ ከዘመን ዘመን መሸጋገሪያ ከዘመን ዘመን መድረሻችን የሚገጽልን የባል አይነት ነውና ያን ባልም እናከብራለን ማለት ነው። እንግዲህ በቤተሰብ ውስጥ ምን አይነት በዓል ያከብራሉ የሚሉትን ጥያቄዎች እንግዲህ ጥምቀት መስከር ና ፋሲካ አውደ አመት

"ባዶ እግር መራመድ ታውቃለህ ወይ?" የሚለው ጥያቄ ደርሶኛል እንግዲህ፤ ባዶ እግር መራመድ ለምን ይጠቅማል? ባዶ እግር መራመድስ ምን ጉዳት አለው? ባዶ እግር መራመድ ማለት ምን ማለት ነው? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ "ባዶ እግር መራመድ ታውቃለህ ወይ?" ለሚለው፤ አዎ ባዶ እግር መራመድ አውቃለሁ። "እንዴት ታውቃለህ?" ለሚለው ጥያቄ ደግሞ፤ ባዶ እግር እንግዲህ ከህፃንነታችን ጀምረን ገና እንደተወለድን በባዶ እግር ነው የምንወለደው ከነ ጫማ ከነ ልብስ አንወለድም ስለዚህ የሰው ልጅ በባዶ እግሩ ትንሽም ቢሆን ይራመዳል ማለት ነው እንግዲህ የሰው ልጅ በባዶ እግሩ መጀመሪያ በባዶ እግሩ ነው መራመድ የሚችለው። ከዛ በኋላ ጫማ ይገዛለታል ማለት ነው እንግዲህ በባዶ እግር መራመድ የተለያዩ ጥቅሞች አሉት። የተለያዩ ጉዳቶችም አሉት እንግዲህ እነዛ ጥቅሞቹ ምንድን ናቸው ጉዳቶቹ ምንድን ናቸው ብለን ብናይ እንግዲህ ከጥቅሞቹ እንጀምራለን እንግዲህ በባዶ እግር መራመድ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ ምንድነው ቢባል እንግዲህ በባዶ እግር መራመድ እንግዲህ ምን ጥቅም አለው ብንል አንደኛ ከተፈጥሮ ጋር ለመዛመድ ከተፈጥሮ ጋር ለመቆራኘት ከተፈጥሮ ጋር ለማዋደድ በባዶ እግራችን መሄድ ያስፈልገናል። ምክንያቱም እኛ ውስጥ ያሉ ቫይረሶች እኛ ሰውነታችን ውስጥ ያሉ መጥፎ ነገሮች መሬቱን ስንነካው መሬቱን ስንረግጥ መሬቱን ስንራመድበት በዛ አማካኝነት የተለያዩ ንጥር ነገሮችን ወደ ሰውነታችን ስለሚገቡ አላስፈላጊ ንጥረ ነገሮችን ከሰውነታችን ያስወጣልናል ማለት ነው። ስለዚህ እነዛን ነገሮች በባዶ እግር በምን በምንራመድ ጊዜ የተለያዩ ንጥረ ነገሮችን ወደ ሰውነታችን እንዲገቡ ያደርግልናል ማለት ነው። እንግዲህ አፈሩን ስንነካው መሬቱን ስንነካው እጽዋትን ስዛዝን የተለያዩ ሳሮችን ስንነካ በእግራችን የተለያዩ ንጥረ ነገሮች ወደ ሰውነታችን ይገባሉ። የተለያዩ ንጥረ ነገሮች ደግሞ ከሰውነታችን የማያስፈልጉት ከሰውነታችን ይወጣሉ ማለት ነው እንግዲህ። ይህ በጣም ደስ የሚል የተፈጥሮ ኡደት ወይም የተፈጥሮ ሁኔታ ነው ማለት ነው። እንግዲህ በባዶ እግር መራመድ ደስ ይላል ምክንያቱም ነጻነት አለው በጫማ አንታፈንም ወይም ደግሞ በካልሲ እግራችን አይታፈንም ማለት ነው። ስለዚህ ሌላው ጥቅሙ ደግሞ ነጻነትን የምናውጅበት አንዱ መንገድ ነው እንግዲህ በባዶ እግራችን የምንሄደ ከሆነ እና እንደ ነጻነት ይኖረናል እግራችን ንጹህ ይሆናል እግራችን ብዙ አይሸትም ማለት ነው። ስለዚህ በባዶ እግር የምንሄድ ከሆነ ደስ የሚል ሁኔታ አለው ማለት ነው። እንግዲህ በባዶ እግር መራመድ ይሄን የመሰለ ጥቅም አለው። ከዛ በተጨማሪ ደግሞ በባዶ እግር መሄድ የተለያዩ ጉዳቶች አሉት እንግዲህ በባዶ እግር መሄድ ምን ጉዳቶች አሉት ብለን ብንጠይቅ እንግዲህ በባዶ እግር ስንራመድ የማንጠነቀቅ ከሆነ በጥንቃቄ የማንማር የማንራመድ ከሆነ የተለያዩ ነገሮች ሊቆርጡን ይችላሉ እንግዲህ የተለያዩ ምላጮች የተለያዩ መርፌዎች በመሬት ላይ የተለያዩ ሚስማሮች ቆርቆሮዎች የተለያዩ ነገሮች ምድር ላይ ወድቀው ሊኖሩ ይችላሉ። እነዛን ሳናያቸው የምንረግጣቸው ከሆነ እግራችንን ሊቆርጡን ይችላሉ ያም ደግሞ የተለያየ በሽታን ሊያመጣብን ይችላል እንግዲህ የቲታኖስ በሽታ የሚባል አለ ያንን እንግዲህ ያረጀ ምላጭ እና ያረጀ መርፌ ሲወጋና ሲቆርጠን የተለያዩ ቢላዎች የተለያዩ ቆርቆሮዎች ሲቆርጡን እንግዲህ ያ የሚያመጣብን ጉዳት እንግዲህ በሽታ ላይ ሊያስወድቀን ይችላል ማለት ነው። እንግዲህ በጥንቃቄ መራመድ ይስፈልጋል ማለት ነው። በባዶ እግራችን ስንጓዝ ድንጋዮች እንዳይመቱን እንቅፋት እንዳይመታን እሾኩን እሾክ እንዳይወጋን የተለያዩ ብረቶች እንዳይጠልፉን በጥንቃቄ እየተ እየተ እየተጠነቀቀን መራመድ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ የ በባዶ እግር መጓዙ ምንድነው ጉዳቱ ቢባል እንግዲህ በባዶ እግር መጓዙ እንግዲህ እግራችን ሊላላጥ ይችላል። ምክንያቱም ጠጣሮች የተለያዩ ነገሮች ስለሚወጉን ስለሚያቆስሉን እግራችን ሊላላጥ ይችላል። ስለዚህ በጫማ ብንራመድ መልካም ነው ማለት ነው ምክንያቱም በ በ በባዶ እግራችን ብዙ ቦታ ልንራመድ አንችልም። ጥቂት ቦታ ነው ልንራመድ ምንችለው። ምክንያቱም እግራችን ይደክማል እግራችን ሊቆስል ይችላል እግራችን ሊሰባበር ይችላል። ስለዚህ በቀላሉ ለመራመድ እና በቀላሉ እዛ ቦታ ላይ ለመድረስ በፍጥነት ለመራመድ ጫማ ያስፈልጋል ማለት ነው። ስለዚህ "ባዶ እግር መራመድ ታውቃለህ ወይ?" ለሚለው አዎ በባዶ እግር ተራምሬ አውቃለሁ። ስለዚህ በባዶ እግር መራመድ የራሱ የሆነ ጥቅሞች አሉት። በባዶ እግር መራመድ ከተፈጥሮ ጋር እንድንገናኝ ከተፈጥሮ ጋር ኡደት እንድናደርግ ያደርገናል። ከዛ በተጨማሪ ደግሞ እርካታን ይሰጣናል። በባዶ እግር መራመድ ብዙ ጥቅሞች አሉት። ከዛ በተጨማሪ ደግሞ በባዶ እግር መራመድ ጉዳቶች አሉት እነዛ ጉዳቶች እንዳያገኙን መጠንቀቅ ያስፈልጋል ማለት ነው። እንግዲህ በባዶ እግር መራመድ ብዙ ጉዳቶች አሉት ብዙ ጥቁሞ

ፀሀይ ስትጠልቅ መመልከት ትወዳለህ ወይ የሚለው ጥያቄ አለ እንግዲህ ይሄ ጥያቄ ፀሀይ ማለት ምን ማለት ነው? ፀሀይ በየት በኩል ትጠልቃለች በየት ወጥ በኩልስ ትወጣለች ፀሀይ ለሰው ልጅ ታስፈልጋችለች ወይስ አታስፈልግም የሚሉትን? አንስተን እንግዲህ በዚሁ ለማውራት እንሞክራለን። እንግዲህ ለምን ይጠቅማል የሚለውን እንግዲህ ብናይ እንግዲህ ፀሀይ ብዙ ጥቅሞች አሉ። ፀሀይ እንግዲህ በጣም ብዙ ጥቅሞች አሉት እንግዲህ እነዛ ጥቅሞች ምንድን ናቸው? ብለን ብናይ እንግዲህ ፀሀይ ለምን ይጠቅማል የሚለውን ብናይ ፀሀይ እንግዲህ አንደኛ ለብርሃንነት ይጠቅማል። እንግዲህ በቀን በቀን የሚያበራ እየተፈጥሮ አይነት እንግዲህ ፀሀይ ይባላል በቀን ብርሃንን የሚሰጥ ለሰው ልጅ ብርሃንን የሚያበራ። በየትኛውም ሰዓት ላይ በቀን የሚያበራ ቀኑን ሙሉ ሲያበራ የሚውል በጣም ደስ የሚል ብርሃን ያለው ሙቃትን የተለያየ ደስ የሚል ጨርሪያለሁ እንግዲህ ይህ ፀሀይ ይባላል ማለት ነው። እንግዲህ ፀሀይ ብዙ ጥቅሞች አሏት። እንግዲህ ፀሀይ ለምን ይጠቅማል ብንል እንግዲህ ልብስ አጥበን ልብስ ለማድረቅ እቃዎችን አጥበን እቃን ለማድረቅ እንግዲህ ይጠቅማል ማለት ነው። እንግዲህ የፀሀይ ጥቅም ብዙ ነው። ሰብልን ለማሳደግ የሰውን ልጅ ራሱ ያለ ፀሀይ መኖር አይችልምና ፀሀይን ማግየት ይኖርበታል ማለት ነው። እንግዲህ ፀሀይን ለማግኘት እንግዲህ በቀን በቀን ፀሀይ ትወጣለች ፀሀይ እንግዲህ ትወጣለች ያች ፀሀይ ደግሞ ብዙ ጥቅሞቻ አሏት። ከነዛ ውስጥ እንግዲህ ሰብልን ለማድረስ ሰብልን የእጽዋትና እንስሳት ለማደግ እንግዲህ የፀሀይ ብርሃን ያስፈልጋቸዋል። ፀሀይ ብርሃን እጽዋት እንግዲህ በምግባቸውን የሚያዘጋጁት በፀሀይ ብርሃን አማካኝ ነው የሚለው የፀሀይ ብርሃን ካላገኘው መኖር አይችሉም የፀሀይ ብርሃን በጣም አስፈላጊ ነው ማለት ነው። ከዛ በተጨማሪ እንግዲህ የፀሀይ ብርሃን ብርሃንን ይሰጣል። ከዛ በተጨማሪ የፀሀይ ብርሃን እንግዲህ የፀሀይ ብርሃን ብዙ ጥቅሞች አሉት ከነዛ ጥቅሞች ውስጥ ምንድነው አንዱ ጥቅሙ? የፀሀይ ብርሃን ሙቀትን ይሰጣል እንግዲህ የሰው ልጅ ሊበርደው ይችላል የሰው ልጅ ሊበርደው ይችላል ያን ጊዜ እንግዲህ የፀሀይ ብርሃን ያስፈልገዋል ማለት ነው። እንግዲህ የፀሀይ ብርሃን ያስፈልጋል የፀሀይ ብርሃን ብዙ ጥቅሞች አሉት ማለት ነው። ከዛ በተጨማሪ እንግዲህ ፀሀይ ብርሃን ጉዳቶች ሊኖሩት ይችላሉ። እንግዲህ በቀን ስድስት ሰዓት ወይም ሰባት ሰዓት በጣም ጠራራ ሰዓት ይወጣል በዛን ጊዜ እንግዲህ በጣም ሞቃት ሊሆን ይችላል እንግዲህ ሰው ልጅ ሙቀትን መቆጣጠር አይችልም ስለዚህ ያንን ሙቃት የሰው ልጅ ሊጎዳ ይችላል። ማለት ነው እንግዲህ ያን ሙቀት በአግባቡ በማለፍ እንግዲህ ዛፍ ጥላ ስር በማረፍ ወይም ደግሞ ቤት ውስጥ በመግባት ልናሳልፈው ይገባል ማለት ነው። ነገር ግን እንደዛ የማናደርግ ከሆነ ጉዳት ሊደርስብን ይችላል ማለት ነው። እንግዲህ ፀሀይ ብዙ ጥቅሞች ቢኖራትም የራሷ የሆነ ጉዳቶች ይኖሯታል ማለት ነው። ከዛ በተጨማሪ እንግዲህ ፀሀይ በየት ትወጣለች የሚለውን ብናይ እንግዲህ ፀሀይ እንግዲህ በምስራቅ ትወጣለች። እንግዲህ በምስራቅ ጠዋት ላይ ትወጣና በምስራቅ በጠዋት ትወጣና ቀስ እያለች ቀኑን ሙሉ ውላ ሰማይ ላይ ትውልና እንግዲህ በምዕራብ በኩል ትጠልቃለች ማለት ነው። እንግዲህ ማታ ላይ በምዕራብ በኩል ትጠራቃለች ጠዋት በምስራቅ ትወጣለች እንግዲህ የቀን የቀን ተቀን ውሎዋ ነው ማለት ነው። እንግዲህ የፀሀይ ውሎ የሚያሳየን ነው ማለት ነው። እንግዲህ ፀሀይን ምን ይሸፍናታል ምን ይከልላታል? ብለን ብናይ ደግሞ ፀሀይን ሊያጠፋት የሚችለው ነገር እንግዲህ ደመና ነው ደመና ሲኖር ዝናብ ሲኖር በዛን ጊዜ ደመናው ፀሀይን ይከልላታል ማለት ነው። በዛን ጊዜ ጥላ ይሆናል እንጂ ከዛ ውጪ ፀሀይ ሁል ጊዜ አለች ማለት ነው። ስለዚህ ፀሀይ ስትጠልቅ መመልከት ትወዳለህ ወይ ለሚለው? አዎ ፀሀይ ስትጠልቅ በጣም እወዳለሁ እንግዲህ ፀሀይ የምትጠልቀው በምዕራብ በኩል ነው። እንግዲህ ይቺ ፀሀይ ስትጠልቅ በጣም ውበት አላት። በተለይ ሀይቅ ዳርቻ ላይ በተለይ ፎቆች ላይ በተለይ ጫካ ላይ እዛ ላይ ሆነን ብናያት በደንብ የምትታይ ቦታ ሆነን ብናያት በጣም ደስ የሚል ውበት ያላት። ስትጠልቅ በጣም ወደ ቀይ የምታደላ ደማቅ ከለሪ ያላት። በጣም ውብ የሆነች የፀሀይ አይነት ትወጣለችና ያችን ፀሀይ ማየትና መመልከት በዛን ጊዜ ፎቶ መነሳት የተለያዩ ካሜራዎችን ይዞ ቪዲዮዎችን መቅረጽ የተለያዩ ትይንቶችን ማሳየት ራሱ በጣም ደስ የሚል ነው። እና በዛን ጊዜ ያችን ፀሀይ ማየት እወዳለሁ ፀሀይ ስትጠልቅ ማየት በጣም ደስ የሚል ነው። ለአእምሮ ደስታን የሚሰጥ ሰላምን የሚሰጥ በጣም ደስ የሚል ነው። እና ያችን ፀሀይ ማየት እወዳለሁ ማለት ነው። እንግዲህ ያቺ ፀሀይ የምትጠልቀው በምዕራብ በኩል ነው። በምስራቅ ትወጣለች ቀኑ ሙሉ ሰማይ ላይ ስትሄድ ትውልና በምዕራብ በኩል ትጠልቃለች ማለት ነው። እንግዲህ ያችን ፀሀይ ስትጠልቅ ብዙ ውበት ያላት ናትና ያችን ፀሀይ ማየት በጣም ያስደስታል ማለት ነው። እንግዲህ ብዙ ሰው ይመለከታል

በቀን ምን ያህል ውሃ ትጠጣለህ? የሚል ሀሳብ አለ። እንግዲህ ይህ ሀሳብ ውሃ ለምን ይጠቅማል? ውሃ መጠጣትስ ምን ጥቅም አለው? ምን ጉዳት አለው? የሚሉትን እንግዲህ እዚሁ አሰብ አያይዘን ለማውራት ለመነጋገር እንሞክራለን። እንግዲህ በቀን ውስጥ ምን ያህል ውሃ ትጠጣለህ ለሚለው ጥያቄ እንግዲህ በቀን ውስጥ ልንጠጣ ሳይንሱ የሚፈቅድልን እንግዲህ ስምንት ብርጭቆ ወይም ደግሞ ሁለት ሌተር ውሃ መጠጣት አለብን ይላል። እንግዲህ የሰው ልጅ። የሰው ልጅ ሰውነት እንግዲህ የተሰራው በብዛት ወይም ደግሞ ሰባ አምስት ፐርሰንቱ የሚኮነው። የሰው ልጅ አካል እንግዲህ ከውሃ የተሰራ ነው። ውሃ ያለ ውሃ የሰው ልጅ ሊኖር አይችልም። ውሃ በጣም ለሰዎች ልጆች ያስፈልጋል ነው ውሃ እንግዲህ ብዙ ጥቅሞች አሉት። አንደኛ ለመጠጥነት እንጠቀመዋለን። ሁለተኛ ለልብስ ማጥቢያነት እንጠቀመዋለን። ለእቃ መጠቢያነት እንጠቀመዋለን። አራተኛ ደግሞ ለምግብ ማብሰያነት እንጠቀመዋለን ማለት ነው። ከዛ በተጨማሪ እንግዲህ እንስሳትም እጽዋትም እንግዲህ ውሃ ያስፈልጋቸዋል ማለት ነው። እንግዲህ ያለ ውሃ በዚህ አለም ያለ ሁሉ መኖር አይችልም ማለት ነው። ስለዚህ ውሃ በጣም አስፈለጊ ነገር ነው በጣም ጠቃሚ ነገር ነው። ስለዚህ ይሄን ጠቃሚ ነገር መጠቀም ያስፈልጋል ማለት ነው። ምክንያቱም ፈጣሪ እንድንጠቀምበት እንድንገለገልበት ሰጥቶናል እና ይህንን የተሰጠንን ነገር በአግባቡ መጠቀም ያስፈልጋል ማለት ነው። እንግዲህ ይሄ ውሃ ምንድነው? ጥቅሙ ብለን ብናይ እንግዲህ የውሃ ጥቅሞችን አይተናል። ከዛ በተጨማሪ ደግሞ በቀን ምን ያህሉ ውሃ ትጠጣለህ? ለሚለው እንግዲህ እኔ የምጠጣው በቀን ሁለት ሊትር ነው ሁለት ሊትር እንግዲህ በቀን እጠጣለሁ ማለት ነው። ምክንያቱም ለሰው ልጅ ውሃ በጣም አስፈላጊ ነገር ነው። ውሃ እንግዲህ በጣም ለህይወታችን ወሳኝ ነገር የሆነ ውሃ ነው ማለት ነው። ስለዚህ ይሄን ውሃ መጠጣት ያስፈልጋል ማለት ነው። ምክንያቱም ውሃ የማንጠጣ ከሆነ የተለያዩ ጉዳቶች ሊደርሱብን ይችላሉ ማለት ነው። እንግዲህ እነዛ ጉዳቶች ምንድን ናቸው? አንደኛ ሰውነታችን ይደርቃል ማለት ነው። እንግዲህ የሰውነት ድርቀት ያጋጥመናል ውሃ የማንጠጣ ከሆነ ውሃ የማንወስድ ከሆነ የሰውነት ድርቀት ያጋጥመናል ማለት ነው። እንግዲህ ይሄ ድርቀት በጣም ትልቅ በሽታ ነው። የሰው የሰዎች ልጆችን ያጠቃል ውሃ የማንጠቀም ከሆነ ውሃ የማንጠጣ ከሆነ የሰው ልጆችን ሊያጠቃ የሚችል ነው ማለት ነው። ስለዚህ ውሃ መጠጣት ያስፈልጋል ማለት ነው። ነገር ግን ውሃ መጠጣት አለብን ስንል ዝም ብለን በቀኑ ሙሉ ውሃ ስንጠጣ መዋል የለብንም ምክንያቱም ውሃ አብዝቶ መጠጣት ራሱ የራሱ የሆኑ ጉዳቶች አሉት ማለት ነው። እንግዲህ የውሃ አብዝቶ መጠጣት ምንድነው? ጉዳቱ ብለን ብንጠይቅ እንግዲህ ውሃ አብዝቶ መጠጣት ምን ጉዳት አለው? ለሚለው ጥያቄ አብዝቶ መጠጣት እንግዲህ የተለያዩ በሽታዎችን ሊያመጣብን ይችላል። እንግዲህ ውሃ አብዝተን መጠጣታችን ለተለያየ በሽታ ሊያዳርገን ይችላል። እንግዲህ ከእነዚህ መካከል ተቅማጥ የሚባለው በሽታ ላይ የተለያዩ በሽታዎች አሉ ለነዛ ሊያዳርገን ይችላል ማለት ነው። ስለዚህ ውሃን በልክ መጠጣት ያስፈልጋል ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ውሃን እንግዲህ አጣርተን መጠጣት ያስፈልጋል። ነገር ግን ዝም ብለን ያገኘነውን ውሃ መጠጣት የለብንም ምክንያቱም ያገኘነውን ውሃ የምንጠጣ ከሆነ በሽታ ላይ ልንወድቅ ስለምንችል የተለያዩ አሪፍ አሪፍ ውሃዎችን ወይም ደግሞ ከተለያዩ ሃይላንዶች ላይ የታሸጉ ሃይላንዶች ላይ ወይም ደግሞ ከቧንቧ ከተጣራ ቧንቧ የሚመጣልን ነው ውሃ መጠጣት ያስፈልጋል ማለት ነው። እንግዲህ ሰው ልጅ ውሃን ሲጠጣ የሰው ልጅ ውሃን ከመጠጣቱ በፊት ቅድመ ሁኔታዎች ያስፈልጉታል። እነዛ ቅድመ ሁኔታዎች ምንድን ናቸው? መጀመሪያ ውሃውን ማምጣት አለበት። ከዛ ያንን ውሃ ካመጣ በኋላ ማፍላት አለበት። ያንን ውሃ አፍልቶ ከዛ በኋላ በስርዓት ካፈለው በኋላ ከዛ በኋላ አውርዶ ያቀዘቅዝና የውሃ ጋር ጨምሮ የተለያዩ ባክቴሪያዎችን የሚያጠፋ ነገሮችን ያደርግና ከዛ በኋላ አጣርቶ አስተካክሎ ያንን ነገር መጠጣት ይገባዋል ማለት ነው። ነገር ግን ዝም ብሎ ውሃውን ከወንዝም ሆነ ከሀይቅ ከባህርም ሆነ ከተለያዩ ምንጮች ቀድቶ ዝም ብሎ ቢጠጣው ለተለያዩ በሽታዎች ያጋልጣል ማለት ነው። ስለዚህ የሰው ልጅ ጤና ለመጠበቅ የሰው ልጅ ጤናማ እንዲሆን የሰው ልጅ ውሃን አጣርቶ ውሃን በአግባቡ ውሃን አፍልቶ መጠጣት ይጠበቅበታል ማለት ነው። ስለዚህ በቀን ምን ያህል ውሃ ጠጥ ትጠጣለህ ነው የሚለው ጥያቄ? እኔ በቀን ስምንት ብርጭቆ ወይም ደግሞ ሁለት ሊትር እጠጣለሁ ማለት ነው። እንግዲህ ይሄ መጠጣቴ ብዙ ጥቅሞች ይሰጠኛል አንደኛ ሰውነቴ እንዳይደርቅ ያደርጋል። ሁለተኛ ደግሞ ለጥንካሬ ይጠቅመኛል። እንግዲህ ውሃ ብዙ ጥቅሞች አሉት ለነዛ ጥቅሞች ያግዘኛል

ምን ትመገባለህ? የሚል ሀሳብ አለ እንግዲህ ምን ትመገባለህ ለሚለው ሀሳብ ምን መመገብ አለብን። ምንስ አለመመገብ የለብንም የሚሉትን እንግዲህ በዚሁ አያይዘን ማንሳት እንችላለን እንግዲህ መመገብ ምንድነው ጥቅሙ? አለመመገብስ ምን ጉዳት አለው የሚሉትንም በዚህ እናያለን። እና እንግዲህ ምን ትመገባለህ ለሚለው ጥያቄ እኔ እምመገበው ብዙ አትክልትን በብዛት አትክልትን እመግባለሁ እንግዲህ አትክልት ለጤና ተስማሚ ናቸው። ለጤና ብዙ ጥቅም አላቸው ለጤና አሪፍ ናቸው። እነዚህን አትክልት እጠቀማለሁ እንግዲህ የሰው ልጅ ብዙ አይነት ምግቦችን ሊመገብ ይችላል ብዙ አይነት ሁኔታዎችን አመዛዝኖ የተለያዩ ምግቦችን ሊመገብ ይችላል። እንግዲህ ሊመገብ ይችላል ስለዚህ እኔ የምመገበው እንግዲህ አትክልትም በብዛት እመግባለሁ። ምክንያቱም አትክልት እንግዲህ አንደኛ ጥቅማቸው ምንድነው ብለን ብናይ እንግዲህ አትክልት በሽታ ተከላካዮች ናቸው። የተለያዩ በሽታዎች የተለያዩ ህመሞች ሊያጠቁን ሲሉ አትክልት እንግዲህ የምንመገብ ከሆነ ከበሽታ ራሳችንን የምርቅበት አንዱ መንገድ ነው ማለት ነው። ስለዚህ እነዚህ አትክልቶች እነዚህ የእጽዋት ተዋጽኦወች ወይም እነዚህ አትክልቶች ፍራፍሬዎች የሰውን ልጅ ከበሽታ የመከላከል አቅም ስላላቸው የመከላከል አቅማችንን ይጨምርልናል ማለት ነው። ስለዚህ እኔ አትክልትን እመገባለሁ አትክልትን ስመገብ ብዙ ጥቅሞችን አገኛለሁ ማለት ነው። ከነዛ ውስጥ እንግዲህ የተለያዩ ንጥረ ነገሮች አሉት እንግዲህ አትክልት ውስጥ የተለያዩ ንጥረ ነገሮች አሉት ሀይል እና ሙቀት ሰጪ ሊሆን ይችላል። ብርታት ሊሆን ይችላል። የእድገት ሊሆን ይችላል የተለያዩ ንጥረ ነገሮች አሉት እነዛን ንጥረ ነገሮች አትክልቶች ውስጥ አገኛለሁ ማለት ነው። እንግዲህ እነዛን ንጥረ ነገሮች ስመገብ እነዛን ንጥረ ነገሮች ሳገኝ ህይወቴ ሰውነቴ ጠንካራ ይሆናል። ብሩህ አእምሮ ይኖረኛል ስለዚህ ብዙ የማመዛዘን የማሰብ ችሎታ ይኖረኛል ማለት ነው። ስለዚህ እነዛን አትክልቶች ብዙ ጊዜ እመገባለሁ ማለት ነው። ከዛ በተጨማሪ እንግዲህ ምን እመገባለሁ ቢባል እንግዲህ የእንስሳትና የእንስሳት ተዋጽኦዎችን እመገባለሁ ማለት ነው። እንግዲህ የእንስሳት ተዋጽኦዎች ማለት ነው ማለት ነው ብንል እንግዲህ የእንስሳት ተዋጾኦዎች ማለት እንግዲህ ስጋ ሊሆን ይችላል የተለያዩ ስጋዎችን እንግዲህ ልመገብ እችላለሁ እንግዲህ የተለያዩ ስጋዎችን ተጠብሰውም ሆነ ተቀቅለው የተለያዩ ቅመም ተጨምሮበት ልመገብ እችላለሁ። ከዛ በተጨማሪ እንግዲህ ወተቶች አሉ ወተቶችን እንቁላሎችን የተለያዩ ነገሮችን ልመገብ እችላሉ እንግዲህ እነዛ እንዳስፈለጊነቱ በ እንትን በቀኑ ልመገብ የሚፈለገውን ካሎሪ መጠን ያክል እመገባለሁ ማለት ነው። እንግዲህ የምግብ ፍጆታዬን ያክል በየቀኑ እመገባለሁ ማለት ነው። እንግዲህ ምን ያህል ምግብ እመገባለሁ ለሚለው ደግሞ ስናይ እንግዲህ በቀን ውስጥ ምን ያህል ምግብ መመገብ ማለት አለብኝ መቻል አለብኝ። ለሚለው እንግዲህ ጠዋት ቁርስ እባላለሁ እንግዲህ ቁርስ ቀለል ያለ ቁርስ ዳቦ ሊሆን ይችላል ዳቦ በሻይ ሊሆን ይችላል ዳቦ ወይም ሩዝ ሊሆን ይችላል የተለያዩ ቀለል ቀለል ያሉ ቁርሶችን እመገባለሁ። ከዛ በተጨማሪ ደግሞ ምሳ ላይ ደግሞ እንጀራ በወጥ የተለያዩ በወጥ የሚበሉ ነገሮችን እበላለሁ ማለት ነው። ከዛ በተጨማሪ እራት ላይ ደግሞ ምግብ መመገብ ያስፈልጋል ምክንያቱም የሰው ልጅ በቀን ሶስት ጊዜ ሊመገብ ያስፈልገዋል እና በቀን ሶስት ጊዜ መመገብ አስፈላጊ ነው። ከዛ በተጨማሪ እንግዲህ የሰው ልጅ በተለያየ ጊዜ የተለያዩ ነገሮችን ሊመገብ ይችላል እንግዲህ ቆሎ ሊመገብ ይችላል። የተለያየ ፍራፍሬዎችን ወይም ደግሞ የመንገድ ላይ ምግቦችን ሊመገብ ይችላል። እንግዲህ እነዚህን ምግቦች በአግባቡ መመገብ አለበት ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ በመጠኑ መብላት አለበት ነገር ግን ከመጠን አልፎ ቢበላ ከመጠን አልፎ ቢመገብ የተለያዩ በሽታዎችን ሊያመጣ ይችላል። ምክንያቱም አለመፈጨት ችግርን ሊያመጣ ይችላል ምክንያቱም እዛ ላይ አንድ ላይ ሆዳችን እስከሚሞላ ድረስ የምንመገብ ከሆነ ምግባችን ቶቶሎ ላይፈጭልን ይችላል ማለት ነው። ስለዚህ ምግባችን የመፈጨቱ አቅም እንድጨምር በመጠኑ እየበላን በመጠኑ ብንኖር መልካም ነው ብዬ አስባለሁ። ስለዚህ ምን በምን ትመገባለህ ለሚለው እንግዲህ በሳህኔ ልመገብ እችላለሁ። በትሪ ልመገብ እችላለሁ። በምሳ እቃ ልመገብ እችላለሁ በአገልግል ልመገብ እችላለሁ በተለያዩ ነገሮች ልመገብ እችላለሁ ማለት ነው። እንግዲህ የመመገቢያ እቃዎች የምናውቃቸው አሉ እነዛን እቃዎች በማምጣት በነዛ ላይ ምግብን በማድረግ በእነሱ እቃዎች ልመገብ እችላለሁ ማለት ነው። እንግዲህ የሰው ልጅ በብዙ ነገር ይመገባል በአገልግል በምሳ እቃ በሳህኒ በትሪ በተለያዩ ነገሮች

የምሳ እረፍቶ ምን ያህል ጊዜ ነው የሚል ጥያቄ የደርሶኛል። እንግዲህ የምሳ እረፍት ማለት ምን ማለት ነው? የምሳ እረፍት ያስፈልጋል ወይ? የምሳረፍትን ለምን አስፈለገ? የምሳ እረፍትስ ማን ይሰጣል የሚሉትን እንግዲህ በዚሁ አያይዘን ለማንሳት እንሞክራለን። እንግዲህ የምእ እረፍቶ ምን ያህል ጊዜ ነው ለሚለው ጥያቄ መልስ ሊሆን የሚችለው? እንግዲህ የምሳ እረፍት እንግዲህ ከስድስት ሰዓት እስከ ስምንት ሰዓት ያለው ሊሆን ይችላል። እንግዲህ በዛን ጊዜ የምሳ እረፍት በመባል ይታወቃል። ያን ጊዜ ከስራ ሰዓት ውጪ ወይም ደግሞ ከሁለት ሰዓት እስከ ስድስት ሰዓት ስራ ስንሰራ ውለን ከዛ በኋላ ደግሞ ከ ስምንት ሰዓት እስከ አስራ አንድ ሰዓት ስራ እንሰራለን። በመሃል ያላቸው ግን ከ ስድስት ሰዓት እስከ ስምንት ሰዓት ያለችው ሁለት ሰዓት የምሳ እረፍት ናት ማለት ነው። እንግዲህ በዚህ ሰዓት ብዙ ሰዎች የመንግስት ሰራተኛ የሆኑ ሁሉ የሚያርፉባተሰ ሰዓት ናት እና በዚህ ሰዓት ስራ አይኖርም አይኖርም ማለት ነው። እንግዲህ የምሳ እረፍቶ ምን ያህል ጊዜ ነው ለሚለው እንግዲህ የኔ የመሳረፍት ጊዜ ሁለት ሰዓት ነው። እንግዲህ ሁለት ሰዓት በአግባቡ ተጠቅሜ ወደ ስራ እመለሳለሁ ማለት ነው። እንግዲህ ብዙ አይነት ሁኔታዎች ሊያጋጥሙኝ ይችላሉ። በዛ በምሳ ሰዓት እንግዲህ የምሳ ሰዓት ላይ ከብዙ ደንበኞቼ ልገናኝ እችላለሁ። ከብዙ ባልደረቦቼ ጋር ምሳ ልበላ እችላለሁ። ወይም ደግሞ ከቤተሰቦቼ ጋር ምሳ ልበላ እችላለሁ። እንግዲህ ያንን እንደሁኔታው ማስተናገድ ነው ማለት ነው። እንግዲህ የምሳ ሰዓት አጭር ነው። የምሳ ለትንሽ ደቂቃ ለትንሽ ሰዓት የሚሰጥ ነው። እንግዲህ ያንን ሰዓት በአግባቡ ተጠቅሜ ያንን ሰዓት በአግባቡ ተጠቅሜ ወደ ስራ እመለሳለሁ ማለት ነው። እንግዲህ ወደ ስራ ከተመለስኩ በኋላ ስራዬን በአግባቡ ስራዬን በጥሩ ሁኔታ ሰርቼ ደግሞ ወደ ቤት እመለሳለሁ ማለት ነው። ከስራ ሰዓት ውጪ ወደ ቤት ሂጄ የራሴን የሆነ ስራ የራሴን የሆነ ተግባር አደርጋለሁ ማለት ነው። እንግዲህ የምሳ ረፍትወ ምን ያህል ጊዜ ነው ለሚለው ጥያቄ የመሳረፍት እንደ ሰው ሊለያይ ይችላል። የግል ስራ የሚሰራ ሰው ከሆነ ብዙ እረፍት ሊኖረው ይችላል። ምክንያቱም የግል ስራ ስለሆነ በፈለገው ጊዜ ማረፍ ይችላል። በፈለገው ጊዜ ስራውን መስራት ይችላል። ስለዚህ እኔ አሁን የግል ስራ የምሰራው በዋን ሱቅ የምሰራው በዋን በፈለኩበት ሰዓት እከፍትና በፈለኩበት ሰዓት ዘግቼ የምፈልገውን ነገር ማድረግ እችላለሁ። ስለዚህ የምሳ ሰዓት እንደ የስራው ሊለያይ ይችላል። ነገር ግን ይሄ ሰው የመንግስት ሰራተኛ ከሆነ ወይም ደግሞ ቢሮ ውስጥ የሚሰራ ከሆነ የመሳሳት ሊኖረው የሚችል ሁለት ሰዓት በዛ ቢባል ሁለት ሰዓት አነሰው ይባል ደግሞ አንድ ሰዓት ነው ስለዚህ ከስድስት እስከ ሰባት ያለው ሊሆን ይችላል። ስለዚህ በዛ ሰዓት በአግባቡ ተጠቅሞ በፍጥነት ምሳን በልቶ ሻዩንም ጠጥቶ ቡናም የሚጠጣ ከዋና ቡናን ጠጥቶ መሳውን በልቶ ወደ ስራ ሊመለስ ይገባዋል ማለት ነው። ነገር ግን አንዳንድ ሰዎች የመሳሳታቸውን በጣም ያረዝሙትና ቀኑን ሙሉ እዛም ሰዓት ሲባሉ ሲያወሩ ሲጫወቱ የሚውሉ ሰዎች አሉ። ነገር ግን ደንበኞች እዛ ቢሮ ቁጭ ብለው እነሱን ነውና የሚጠብቁት። ደንበኞችን በስርዓት ማስተናገድ ያስፈልጋልና ደንበኞችን ለማስተናገድ የመሳሰል ሳጥን በአግባቡ ተጠምሞ ወደ ቢሮ መመለስ ያስፈልጋል። እና እነዛን የቢሮ ስራዎችን ለመስራት የቢሮ ተግባራትን ለማክንናወን ቢሮ ላይ የሚጠበቅብንና ሀላፊነት ለመወጣት እነዛን ለማድረግ እንግዲህ የምሳ ሰአታችንን በአግባቡ ተጠቅመን የምሳ ሰአታችንን እንደ እንደተሰጠን የምሳ ሰዓት እንደ ጊዜ በአግባቡ ተጠቅመን ወደ ስራችን መመለስ ያስፈልጋል ማለት ነው። ነገር ግን ይሄን ካላደረግን አንደኛ ድርጅታችን ልንጎዳው እንችላለን። ምክንያቱም ድርጅታችን የሚሰራውን ስራ ወደኋላ እያስቀረርበት ነው። ስለዚህ ድርጅታችን ወደ ኪሳራ ይወድቃል ማለት ነው። ስለዚህ ድርጅታችን ኪሳራ ለወደቀ ማለት እንግዲህ የተለያዩ ሰራተኞች ሊባረሩ ይችላሉ። የተለያዩ ወጪዎች ሊወጡ ይችላሉ ስለዚህ እኛም ከነዛ ውስጥ ልንሆን እንችላለን ማለት ነው። እንግዲህ የምናረፍድ ከሆነ በሰአቱ የማንገኝ ከሆነ ከስራ ልንባረር እንችላለን ማለት ነው። ስለዚህ የገቢ ምንጫችን እናጣለን መተዳደሪያችንልናጣ እንችላለን ማለት ነው። ስለዚህ የምሳ ሰአታችንን በአግባቡ ተጠቅመን የመሳሳታችንን በአግባቡ ተወተን ወደ ስራ መመለስ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ የምሳ ሰአታችንን በብዙ ሁኔታዎች ማሳለፍ እንችላለን። እንግዲህ ከቤተሰብ ጋር ልናሳልፈው እንችላለን ከቤተሰብ ጋር የተለያዩ ምግቦችን የተበገበ የተለያዩ ማጣቶችን እየጡታን ከቤተሰቦቻችን ጋር እንግዲህ ልናሳልፍ እንችላለን። እንግዲህ የምሳ ሰዓት ርዝማኔው እንግዲህ ከአንድ ሰዓት እስከ ሁለት ሰዓት ሊሆን ይችላል። ከዛ በተጨማሪ የግል ሰራተኛ ከሆነን ከዛ ሊያድግ ይችላል። ነገር ግን የመንግስት ሰራተኛ ከሆነ ከአንድ ሰዓት እስከ ሁለት

ምን አይነት ጫማ ትወዳለህ? የሚል ጥያቄ ደርሶኛል እንግዲህ ስንት አይነት ጫማ አለ ጫማ ለምንድነው የሚያስፈልገው? ጫማ ማድረግ አግባብ ነው ወይስ አይደለም የሚሉትን እንግዲህ በዚሁ ለማየት እንሞክራለን። እንግዲህ ምን አይነት ጫማ ትወዳለህ ለሚለው ጥያቄ መልስ ሊሆን የሚችለው እንግዲህ እኔ የምወደው ጫማ ነጠላ ጫማዎችን በጣም እወዳለሁ። እንግዲህ ነጠላ ጫማዎች ብዙ ጥቅሞች አላቸው ከነዛም ውስጥ እንግዲህ ምን ጥቅም አለው ይባል እንግዲህ አንደኛ እነዛን ነጠላ ጫማዎች ነጻነትን ያውጃሉ ነጻነትን ይሰጡናል። ምክንያቱም በሽፍን እንደ ሽፍን ጫማ እግራችን ታፍኖ አይውልም ነጻነትን ያገኛል ስለዚህ እነዛ ነጻነቶችን ለማግኘት እነዛን ነገሮችን ለማግኘት የሰው ልጅ በነጠላ ጫማ ቢሄድ አሪፍ ነው ብዬ አስባለሁ። ከዛ በተጨማሪ ነጠላ ጫማ ምንድን ይጠቅማል ቢባል ነጠላ ጫማ በፈለግን ሰዓት ቶሎ አውልቀን ደግሞ በፈለግን ሰዓት ቶሎ ማድረግ እንችላለን። ስለዚህ ነጠላ ጫማ እንደሽፍን ጫማ አያስቸግርም ማለት ነው። ስለዚህ እና ጫማ ደስ ይለኛል ማለት ነው። እንግዲህ ነጠላ ጫማዎች በጣምም ውድ አይደሉም እንደ ሽፍን ጫማ ውድ አይደሉም በጣምም ርካሽ አይደሉም። ስለዚህ ተመጣጣኝ ዋጋ ስላላቸው እነዛን ነጠላ ጫማዎች እየገዛሁ ባረግ። ለኔ አንደኛ ከኢኮኖሚ አንፃር ሁለተኛ ከ ከአንደኛ ከኢኮኖሚ አንፃር ብር ቀነስ ስለሚያደርግ ውድ ስላልሆኑ እነዛ ጫማዎች እነዛን ጫማዎች አድርጌ በማድረግ እነዛን ጫማዎች ባደርግ ጥቅም አገኛለሁ ማለት ነው። ስለዚህ እነዛን ጫማዎች በማድረግ እነዛን ጫማዎች ወይም መጫማት የተለያዩ ጥሞችን አገኛለሁ ማለት ነው። ከዛ በተጨማሪ እንግዲህ እኔ ሽፋኝ ጫማዎችን እወዳለሁ እንግዲህ ምን አይነት ጫማ ትወዳለህ የሚለው ጥያቄ እንግዲህ ሽፍን ጫማዎችን እወዳለሁ። እንግዲህ ሽፍን ጫማዎች ራሳቸው የሆነ ጥቅም አላቸው እንግዲህ ምንድነው ጥቅማቸው ብንል እንግዲህ የሽፍን ጫማዎች ሽፍን ጫማዎች የተለያዩ ጉዳት እንዳይደርሱብን የተለያዩ እንቅፋት እንዳይመታን የተለያየ ነገር እንዳይቆርጠን ሊያደርጉ ይችላሉ። ምክንያቱም ሽፍን ስለሆኑ እነዛ ጫማዎች በጭቃ ጊዜም በዝናብ ጊዜም በአቧራ ጊዜም እግራችንን ከተለያዩ ቆሻሻዎች ለመጠበቅ ከተለያዩ መሰናክሎች ለማዳን እግራችንን የምንጠቀምበት አንዱ መንገድ ነውና። ሽፍን ጫማ በጣም ደስ ይለኛል ማለት ነው። እንግዲህ ሽፍን ጫማዎች በጣም ደስ የሚሉ ሽፍን ጫማዎች አሉ ውድ ጫማዎች አሉ ከዛ በተጨማሪ ደግሞ ርካሽ ጫማዎች አሉ። እነዛን እንግዲህ በመጠነኛ ዋጋ እኔም በሚመጥን መልኩ እገዛና እነዛን ጫማዎች አጥልቄ እሄዳለሁ ማለት ነው። እንግዲህ እነዛን በማድረጌ አንደኛ ከእንቅፋት እድናለሁ ሁለተኛ ከተለያዩ ከሚቆርጡ ነገሮች እድናለሁ ሶስተኛ ከተለያዩ አቧራዎች ቆሻሻዎች እድናለሁ ከአራተኛ ከተለያዩ ውሃ ነክ ነገሮች ከጭቃዎች እድናለሁ ማለት ነው። ስለዚህ እግሬ ንጹህ እንደሆነ ወደ ቤት ይመለሳል ማለት ነው። ስለዚህ እግሬን እንደዛ አደርገዋለሁ ማለት ነው። ከዛ በተጨማሪ እንግዲህ ሽፍን ጫማ ማድረግ የራሱ የሆነው ጉዳቶች ሊኖሩት ይችላሉ። ምንድነው ጉዳቱ ብንል እንግዲህ ሽፍንን ጫማ ማድረግ ነጻነትን አይሰጥም እንግዲህ ሽፈን ጫማ ማድረግ ብንውል እግራችን ይኮማተራል ነጻነት አይኖረንም ማለት ነው። ስለዚህ እነዛን ነጻነቶች ለማግኘት እና ያ ሽፍን ጫማን በነጠላ ጫማ መቀየር ያስፈልጋል ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ጉዳቶቹ እንግዲህ ሽፍን ጫማ ሽታ ሊያመጣ ይችላል። እንግዲህ እግራችን ታፍኖ ስለሚውል አንድ ቦታ ላይ ወይም ደግሞ በካልሲ ታፍኖ በሸፍን ጫማ ታፍኖ ስለሚወል እግራችንን በአግባቡ የማንታጠብ በአግባቡ የማንንከባከብ ከሆነ ሊሸት ስለሚችል ያንን ሽታ ለማስወገድ እንግዲህ ነጠላ ጫማዎችን ማድረግ የተለያዩ መድሃኒቶችን መጠቀም የተለያዩ በተለያየ ጊዜ መታጠብ ያስፈልጋል ማለት ነው። ስለዚህ በተለያየ ጊዜ እየታጠብን በተለያየ ጊዜ ነጠላ ጫማዎችን እያደረግን ያንን ሽታ ማስወገድ እንችላለን ማለት ነው። እንግዲህ ነጠላ ጫማዎችም የራሳቸው ጉዳት ሊኖራቸው ይችላል። እንግዲህ እነ ጠላ ጫማዎች ምንድነው ጉዳታቸው ብንባል እንግዲህ ነጠላ ጫማዎች እንግዲህ የተለያየ እንቅፋት ሊመታን ይችላል የተለያየ ውሃ ሊነካን ይችላል የተለያየ ቆሻሻ ሊነካን ይችላል ስለዚህ እነዛ ጉዳቶቹ ናቸው። ማለት ነው እንግዲህ ምን አይነት ጫማ ትወዳለህ? ለሚለው ጥያቄ እኔ የምወደው እንግዲህ ሽፍን ጫማ ነው። ሽፍን ጫማ እንግዲህ በጣም ደስ ይለኛል በጣም እወዳለሁ ምክንያቱም ከብዙ ቆሻሻዎች ከብዙ መሰናክሎች የምድንበት አንዱ መንገድ ነውና ራሴን ለመጠበቅ ራሴን ለመንከባከብ ራሴን ለመታደግ ሽፍን ጫማዎችን አደርጋለሁ ማለት ነው። ከዛ በተጨማሪ እንግዲህ ነጠላ ጫማዎች ደግሞ ሰላምን ይሰጣሉ ነፃነትን የሚሰጡ ናቸው። ስለዚህ ነጠላ ጫማዎችንም እወዳለሁ ማለት ነው። እንግዲህ ምን አይነት ጫማ ትወዳለህ

ማንቂያ ሰዓት እጠቀማለሁ ወይ ነው የሚለው እንግዲህ ማንቂያ ሰዓት ማለት ምን ማለት ነው ማንቂያ ሰዓት ለምን ያስፈልጋል? ማንቂያ ሰዓት ምንድነው ጥቅሞቹ የሚሉትን እንግዲህ በዚሁ ለማየት እንሞክራለን። እንግዲህ ማንቂያ ሰዓት ማለት እኛ የምንፈልገው ሰዓት ላይ ከተኛን በኋላ የምንፈልገው ሰዓት ላይ እንቀጥረውና ያንን እንዲያነቃን ወይም ደግሞ እንዲጮህልን በዛ ሰዓት ላይ እንዲጮህልን ሊቀሰቅሰን ከእንቅልፋችን እንዲቀሰቅሰን የምናደርገው መሳሪያ ሲሆን እንግዲህ ይሄ መሳሪያ አገልግሎቱ ምንድነው? ይህ መሳሪያ ሰውን ለማንቃት ወይም ደግሞ ከእንቅልፍ ለመቀስቀስ የሚጠቅም አይነት ወይም ደግሞ ለማስታወሻነት የሚሆን የማንቂያ ሰዓት በመባል ይታውቃል። እንግዲህ ይህ ሰዓት ብዙ ጊዜ ሰዎች የሚጠቀሙበት ብዙ ጊዜ ሰዎች የሚተገብሩት አይነት የማንቂያ ሰዓት ነው። እንግዲህ ይህ ማንቂያ ሰዓትን እኔ እጠቀመዋለሁ ለምን እጠቀመዋለሁ ቢባል እንግዲህ ይሄን ማንቂያ ሰዓት ለብዙ ነገሮች እጠቀምበታለሁ። ከነዛም ውስጥ እንግዲህ አንዱ ይህንን የማንቂያ ሰዓት የምጠቀምበት ምክንያት እንግዲህ ለምንድነው ቢባል እኔ እንቅልፌን እተኛለሁ። ማታ ስምንት ሰዓት ላይ መነሳት ብፈልግ ማታ ስምንት ሰዓት ላይ መነሳት እፈልግ እንግዲህ ሌሊት እኔ ምን አደርጋለሁ መጀመሪያ ይሄን ማንቂያ ሰዓት አዝዋለሁ ስምንት ሰዓት ላይ እንዲያነቃኝ ስምንት ሰዓት ላይ እንዲቀሰቅሰኝ አደርገዋለሁ ማለት ነው። ከዛ በኋላ እኔ በሰላም መተኛት እችላለሁ ማለት ነው። እስከዛ ድረስ በሰላም እስከ ስምንት ሰዓት ድረስ በሰላም ተኝቼ እንቅልፌን ጨርሼ ከዛ በኋላ ያ ነገር ይጮሃል ማለት ነው። ያ ነገር ሲጮህ ከአንቀልፌ ተነስቼ የምሰራው ስራ ካለኝ ያንን ስራ ሰርቼ የምተገብረው ነገር ካለ ያንን ነገር አድርጌ ቢሮ ስራ ሊሆን ይችላል ወይም ጥናት ሊሆን ይችላል። ጥናቴን አጥንቼ የማደርገውን ነገር ሁሉ አድርጌ ተመልሼ እተኛለሁ ማለት ነው። እንግዲህ ይህ የማንቂያ ሰዓት ብዙ ጥቅሞች አሉት። ከነዛ ውስጥ እንግዲህ አንዱ ሰውን መቀስቀስ ነው እንግዲህ ሰውን ከእንቅልፍ ማንቃት ሰውን ማስታወስ ሰውን መርዳት ነው። እንግዲህ ጥቅሙ እንግዲህ ይህ ሰዓት በጣም ደስ የሚል ሰዓት ነው። ዘመናዊነትን የሚገልጽ የሰዓት አይነት ነው። እንግዲህ ይህ ሰዓት በጣም ደስ ይላል በጣም ብዙ ሰው የሚጠቀምበት አይነት ሰዓት ነው። እንግዲህ ይሄን ሰዓት ብንጠቀምበት እና እኛም በዚህ ሰዓት ብንተገብር በዚህ ሰዓት ብንረዳዳበት አሪፍ ነው ብዬ አስባለሁ። እንግዲህ ማንቂያ ሰዓት ትጠቀማለሁ ወይ ነው ለሚለው? አዎ እጠቀማለሁ ምክንያቱም ይህ የማንቂያ ሰዓት ብዙ ጥቅሞች አሉት ማለት ነው። እንግዲህ ከዛ በተጨማሪ ደግሞ የማንቂያ ሰዓት የራሱ የሆነ ጉዳቶች ሊኖሩት ይችላሉ። እንግዲህ ይህ የማንቂያ ሰዓት ምንድነው? ጉዳቶቹ ብንል እንግዲህ ይሄ ማንቂያ ሰዓት ሁል ጊዜ የሚጮህ ከሆነ ከእንቅልፍ ሊበጠብጠን ይችላል። ከእንቅልፋችን ሊያስተጓጉለን ይችላል በማንፈልገው ጊዜ ሊቀሰቅሰን ይችላል። ስለዚህ ይህን የማንቂያ ሰዓት በአግባቡ መጠቀም ያስፈልጋል ማለት ነው። እኛ በምንፈልገው ሰዓት ብቻ እንዲጮህ በምንፈልገው ሰዓት ብቻ እንዲቀሰቅሰን ያስፈልጋል ማለት ነው። ነገር ግን ዝም ብሎ የሚጮህ ከሆነ አንደኛ እኛም ብቻ ሳይሆን ቤተሰቦቻችንን ሊረብሽ ይችላል። የማንፈልገውን በማንፈልገው ጊዜ ሊቀሰቅሰን ይችላል። ስለዚህ እንደዛ እንዳይሆን በአግባቡ ይሄን ሰዓት መቅጠር ያስፈልጋል ማለት ነው። እንግዲህ ሰዓት ቀሰቀሰን ማለት እኛ ከእንቅልፋችን ያስተጓጉለናል ማለት ነው። እንግዲህ እንቅልፋችንን አቋርጠን ማለት ቀናችንን ያበላሸዋል ማለት ነው። እንግዲህ ጥሩ እንቅልፍ ካልተኛሁም ጥሩ እንቅልፍ የማንተኛ ከሆነ ጥሩ እንቅልፍ የማያወስደኝ ከሆነ ቀናችንን ደባሪ ያደርግብናል። እንግዲህ ጤናችንንም ላይ የተለያዩ ጉዳቶችን ያመጣብና ስለዚህ። እንቅልፋችንን እንዳያቋርጠን እንቅልፋችንን በስርዓት እንድንተኛ በስርዓት አላርሞችን መቅጠር ያስፈልጋል ማለት ነው። እንግዲህ የተለያዩ አላርሞችን በስርዓት ቀጥረን የተለያዩ ሁኔታዎችን ተግብረን የተለያዩ ሀሳቦችን በማከናወን እነዚህን እነዚህን ሁኔታዎች መተግበር ያስፈልጋል ማለት ነው። እንግዲህ እነዚህን ሁኔታዎች ስንተገብር ይሄን የማንቂያ ሰዓት ስንቀጠር እንግዲህ ማስታወስ ያለብን ምን ያህል ምን ሰዓት ላይ መንቃት እንደምንፈልግ ማወቅ ያስፈልጋል ማለት ነው። መጀመሪያ ስንት ሰዓት ለመንቃት ማቀድ አለብን ማለት ነው። እቅድ እናወጣለን ከዛ ያን እቅድ ለመተግበር ያን ሰዓት እንቀጥራለን እንጂ ዝም ብለን ባገኘነው ሰዓት ላይ መቅጠር የለብንም ማለት ነው። እንግዲህ ዘጠኝ ሰዓት የምንነሳ ከሆነ ዘጠኝ ሰዓት ላይ ብቻ መቅጠር ያስፈልጋል። አእምሮ ከዛ በተጨማሪ ግን የምንቀጠር ከሆነ ቤተሰቦቻችንን እኛንም ሆነ ሌላውን ማህበረሰብ ልንረብሽ ስለምንችል የማንቂያ ሰዓትን በአግባቡ መቅጠር ያስፈልጋል። ማንም ስለዚህ የማንቂያ ሰዓት ትጠቀማለህ ወይ ለሚለው ጥያቄ? አዎ እጠቀማለሁ የሚል

የምትወደው ቁጥር ስንት ነው? የሚል ጥያቄ ደርሶኛል እንግዲህ እኔ የምወደው ቁጥር ዘጠኝ ነው። እንግዲህ እኔ ዘጠኝን ቁጥር በጣም ነው የምወዳት እንግዲህ ዘጠኝ ቁጥር ለምን እወደዋለሁ ስንት ቁጥሮች አሉ? ቁጥሮች ለምን ያስፈልጋሉ የሚሉትን እንግዲህ በዚሁ አያይዘን ማየት እንችላለን። እንግዲህ የምትወደው ቁጥር ስንት ነው? ለሚለው ጥያቄ እንግዲህ ቆይ እኔ የምወደው ቁጥር ዘጠኝ ቁጥር ነው። እንግዲህ ዘጠኝ ቁጥር የንጉስነት መገረጫ ነው እንግዲህ የነገስታት መገረጫ ናት። ዘጠኝ ቁጥር የሙሉነት ቁጥር ነው ዘጠኝ ቁጥር እንግዲህ ብዙ ደስ የሚሉ ምልክቶችን የሚያሳይ አይነት ነው። እንግዲህ የቁጥሮች መጨረሻ እንግዲህ ዘጠኝ ቁጥር ናት። ዘጠኝ ቁጥር እንግዲህ በጣም ደስ የምትል ቅርጿ ራሱ በጣም የሚያምር የነገስታት አይነት ቅርጽ ያላት በጣም ደስ የምትል አይነት ቁጥር ናት። እንግዲህ ዘጠኝ ቁጥር የሙሉነት ቁጥር ነው ዘጠኝ ቁጥር በጣም ደስ የሚል ቁጥር ነው። እና ያችን ቁጥር እኔ በጣም እወዳታለሁ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ እኔ ሶስት ቁጥርን ደስ ትለኛለች ሶስት ቁጥር እንግዲህ። ለምን እወዳታለሁ ቢባል የስላሴ ምልክት ናት ሶስት እንግዲህ ነገር በሶስት ይጸናል እንደሚባለው እንግዲህ ሶስት የብዙ ነገሮች ምልክት ናት። እና ያችን ቁጥር በጣም እወዳታለሁ ማለት ነው። እንግዲህ ያችን ቁጥር በጣም እወዳታለሁ ሶስት ቁጥር በጣም ደስ ትለኛለች ከዛ በተጨማሪ ደግሞ አስር ቁጥርን እወዳታለሁ። እንግዲህ አስር ቁጥር ምንድነው? ጥቅሙ በንል እንግዲህ አስር ቁጥር በጣም ደስ የምትለኝ ምክንያት እንግዲህ እኔ የተወለድኩባት ቀን ናት እንግዲህ አስር ቁጥር የልደቴ ቀን ስለሆነ በዛን ቀን ደስ ይለኛል ማለት ነው። እንግዲህ ያ ቀን ብዙ ደስታን የማደርግበት ብዙ አሴትን የማደርግበት ቀን ነው። እና በዛ ቀን ብዙ ደስታን የማገኝበት ቀን ስለሆነ ያ ቀን በጣም ደስ ይለኛል አስር ቁጥር ስለዚህ እወዳታለሁ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ሃያ አንድ ቁጥርን እወዳታለሁ ሃያ አንድ ቁጥር እንግዲህ የእመቤታችን መታሰቢያ ቀን ናት። እና ያችን ቁጥር በጣም እወዳታለሁ ያችን ቁጥር በጣም ደስ ትለኛለች ያችን ቁጥር እንግዲህ ብዙ ስሌቶችን አስልተን የምናገኛት ቁጥር ናት። እንግዲህ ቁጥሮች ብዙ ናቸው ቁጥሮች በጣም ብዙ ናቸው ቆጥረን ልንደርስበት የማንችል አይነት ቁጥር አለ። ብዙ አይነት ቁጥር አለ እንግዲህ እነዛን ቁጥሮች ዘርዝረን መጨረስ አንችልም። ነገር ግን ደስ የሚሉ ቁጥሮች አሉ በመሃል በመሃል ደስ የሚሉ ላገልግሉት የሚውሉ ብዙ ቁጥሮች አሉ። እንግዲህ ቁጥሮችን የምንጠቀመው ለማባዛት ለመደመር ለመቀነስ የተለያዩ ስሌቶችን ለማስላት ውጣውረዶን ገበያም ላይ ሆነ የተለያዩ ቦታዎች ላይ የምንጠቀምባቸውን እንግዲህ የስሌት የስሌት ናቸው። እንግዲህ እነዚህ ስሌቶች ብዙ ናቸው ለማካፈልም ሆነ ለማባዛት ለመደመርም ሆነ ለመቀነስ የምንጠቀምባቸው እንግዲህ ቁጥሮችን ነው። ማለት ነው ስለዚህ እነዚህ ቁጥሮች ብዙ ጥቅም አላቸው ከነዛም ውስጥ እንግዲህ አንደኛ የተለያዩ ነገሮችን በአጭሩ ለመያዝ የተለያዩ ነገሮችን በአጭሩ ለመሸምደድ እንዲጠቅመን የተዘጋጁ ቁጥሮች ናቸው ማለት ነው። እንግዲህ እነዚህ ቁጥሮች ብዙ ጥቅሞች አሏቸው ማለት ነው ከዛ በተጨማሪ እንግዲህ እነዚህ የተለያዩ ቁጥሮች ይጠቅሙናል ማለት ነው። እንግዲህ እነዚህን ቁጥሮች በአግባቡ መያዝ እነዚህን ቁጥሮች በአግባቡ በመጠቀም እንግዲህ ብዙ ጥቅሞችን ልናገኝባቸው እንችላለን ማለት ነው። እንግዲህ ከዛ በተጨማሪ እኔ የምወዳቸው ቁጥሮች እንግዲህ ሰላሳ ቁጥር እወዳታለሁ ሰላሳ ቁጥር በጣም ደስ ትለኛለች ምክንያቱም በሰላሳ ደሞዝ ይገባልኛል ማለት ነው። እንግዲህ ለሰው ልጅ አንዱ መሰረታዊ ነገር እንግዲህ የገቢ ምንጭ ነው ደሞዝ ነው እኔ ደግሞ የመንግስት ሰራተኛ ነኝ። እንግዲህ በዛ ሰዓት ላይ ሰላሳ ቁጥር ላይ ወይም ደግሞ በቀን ሰላሳ እኔ ደሞዝ ይከፈለኛል ማለት ነው። እንግዲህ ደሞዝ ሲከፈለኝ የተለያዩ ነገሮችን መግዛት እችላለሁ የተለያዩ ነገሮችን ማድረግ እችላለሁ ስለዚህ ደሞዝ በሚከፈለኝ ቀን በጣም ደስ ይለኛል ማለት ነው። እንግዲህ ደስ የሚለኝ ቁጥር ብዙ ቁጥር አለ ከነዛ ውስጥ እንግዲህ አንዱ ሰባት ቁጥር ነው። ከዛ ከሰባት ቁጥር እንግዲህ የስላሴ መታሰቢያ ነው። ከዛ በተጨማሪ ደግሞ እንግዲህ ብዙ ቁጥሮች አሉ ከነዛ ሁሉ እንግዲህ እኔ የምወዳቸው ቁጥሮች ብዙ ናቸው። ለምሳሌ አስራ ሁለት ቁጥርን እወዳለሁ። አስራ ዘጠኝ ቁጥርን እወዳለሁ ከዛ በተጨማሪ ደግሞ ሃያ አራት ሃያ ሶስትን ከሃያ ሰባትን ከዛ ደግሞ ሃያ ስምንት እና ሃያ ዘጠኝ ሰላሳ እወዳቸዋለሁ ማለት ነው። እንግዲህ እነዚህ ሁሉ ቁጥሮችን ደስ ይሉኛል ቁጥር ሁሉም ደስ ይላል ቁጥር በጣም ደስ ይላል ቁጥር አስፈላጊ ነገር ነው። ቁጥር ባይኖር ህይወታችን ከባድ ይሆን ነበር ብዬ አስባለሁ። እንግዲህ እነዚህን ቁጥሮች በአግባቡ ቁጥሮችን በአግባቡ መንከባከብ መጠበቅ ያስፈልጋል ማለት ነው። እንግዲህ እንዳጠፉ እንዳይበላሹ እነዚህን ቁጥሮችን መጠበቅ ያስፈልጋል ማለት ነው። እንግዲህ እነዚህ የምትወደው ቁጥር ስንት ነው? የተባልኩት ጥያቄ ነው። የምወደው ቁጥር ሰባ ስምንት አስራ ሁለት

እሺ ዛሬ የመጀመሪያ ምግብህ ምን ነበር የሚል ጥያቄ ነው? ደረሰኝ እንግዲህ ዛሬ እኛ ጋር ዩኒቨርሲቲ ውስጥ ነው ያለሁት እንግዲህ እኔ ዩኒቨርሲቲ ውስጥ ነው የምማረው ዩኒቨርሲቲ ውስጥ ደግሞ የሚዘጋጁ ምግቦች አሉ በጧት ቁርስ የሚያስፈልጉ ምግቦች አሉ እንግዲህ እኔ አሁን ቁርስ ላይ ምን በላው ቢባል እንግዲህ። ዛሬ ቀኑ እሮብ ነው እሮብ ደግሞ የሚዘጋጀው የቁርስ አይነት እንግዲህ ፍርፍር ነው ፍርፍር በዳቦ እና ሻይ ያለበት አንድ ላይ ነው ማለት ነው። እንግዲህ ይህ ዛሬ መጀመሪያ ቁርሴ ነው ማለት ነው። እንግዲህ ዛሬ መጀመሪያ ቁርሴን የበላሁት ፍርፍር አለ ፍርፍር እንዴት ይዘጋጃል ቢባል እንግዲህ። ፍርፍር የተለያዩ እንጀራዎች የተለያዩ እንጀራዊ ተዘጋጅቶ አንድ ላይ ይቀመጡና ከዛ በኋላ የተለያዩ ቁለቶች ሽንኩርት ዘይት ተደርጎ ይቁላላና ይዘጋጃል ከዛ በኋላ እንጀራው እዛ ላይ ይጨመራል ማለት ነው እንጀራው እዛ ላይ ከተጨመረ በኋላ ይማሰልና ትንሽ እንደቆየ ይወጣል ማለት ነው። ከዛ በኋላ ወጥቶ ያንን በዳቦ ነው የተመገብኩት ማለት ነው። እንግዲህ ዳቦ ከሰንዴ የተዘጋጀ ዳቦ ነው ስንዴ ዳቦ ነው ወይም ደግሞ የፍርኖ ዱቄት ዳቦ ሊሆን ይችላል በማሽን የተዘጋጀ በማሽን የተጋገረ ዳቦ ላይ ያን ዳቦ እንግዲህ ይሰጠናል ማለት ነው። ያ ዳቦ ከተሰጠን በኋላ ሻይም እናስቀዳለን ሻይም ይፈላልናል በጧት ተነስተው እንግዲህ እነሱ ሻይም ዳቦም ሁሉንም አዘጋጅተው ይጠብቁናል እኛ ሁለት ሰዓት ላይ ሲሆን ከሁለት ሰዓት በፊት ከአንድ ሰዓት ጀምሮ እስከ ሁለት ሰዓት ተኩል ድረስ ያን ቁርስ እንመገባለን ማለት ነው። እንግዲህ ያን ቁርስ ስንመገብ በስርዓት ነው መደባደብ ምናምን የለም በስርዓት ተሰልፈን በስርዓት ቲክ እየተደረገልን በስርዓት እያስመዘገብን የምምግብ መመገቢያችን እያስመዘገብን ያንን ምግብ እንበላለን ማለት ነው። ከዛ በተጨማሪ እንግዲህ ጠዋት ቁርስ ላይ ብዙ ነገሮች ሊበሉ ይችላሉ ከነዛም ውስጥ እንግዲህ ሩዝ ሊበላ ይችላል እንግዲህ ሩዝ በጣም ሀገራችን ውስጥ በብዛት የሚመረት ምርት ነው ያን ምርት እንግዲህ ተቃቅሮ በዳቦና በሻይ ይበላል ማለት ነው። ከዛ በተጨማሪ እንግዲህ ቁርስ ላይ እንግዲህ ገንፎ ሊበላ ይችላል ያው ገንፎ እንግዲህ ከብዙ ከገብስ ከስንዴ ከተለያዩ ነገሮች ተፋትጎ ተፈጭቶ ይቦካና ከዛ በኋላ ያ ተገንፍቶ የሚበላ አይነት ምግብ ነው እንግዲህ ያ በቅቤም ሆነ በበርበሬ ይበላል ማለት ነው። እንግዲህ ያንን ምግብ ስንበላ ደስ የሚል እርካታ እናገኛለን ማለት ነው። ከዛ በተጨማሪ እንግዲህ ቁርስ ላይ ሊበላ የሚችል ምግብ ምንድነው ብለን ብንጠይቅ እንግዲህ ቁርስ ላይ ቀለል ቀለል ያሉ ምግቦች እንደ ፉል የተለያዩ ደስ የሚሉ ምግቦችን እንደ ፓስታ እንደ መኮረኒ አይነት ነገሮችን የተለያዩ ነገሮችን ቁርስ ላይ ልንመገብ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ቁርስ ላይ እንቁላል ልንመገብ መገብ እንችላለን እንቁላል እንግዲህ ከዶሮዎች የሚገኝ በጣም ፕሮቲን ያለው በጣም ለሰውነት ጠቃሚ የሆነ ምግብ ነው ያንን እንግዲህ በጧት እህል እንመገብ እንችላለን ማለት ነው። እንግዲህ ከመመገባችን በፊት ግን ስፖርት ብንሰራ መልካም ነው ብዬ አስባለሁ እንግዲህ የሰው ልጅ እንቅስቃሴ ሊያደርግ ያስፈልገዋል ያንን እንቅስቃሴ አድርጎ ያንን ምግብ ቢመገብ የበለጠ ጤናማ የበለጠ አሪፍ ይሆናል ብዬ አስባለሁ እንግዲህ ያንን ምግብ መመገብ ያንን መገብ ቢመገብና ቢኖር መልካም ነው ብዬ አስባለሁ። ስለዚህ ያንን ምግብ ለመመገብ በጧት ተነስቶ ስፖርት ሰርቶ ፊቱን ታጥቦና ተጸዳድቶ ያንን ምግብ ቢመገበው አንደኛ የአእምሮ ሰተስፋክሽን ያገኛል ሁለተኛ ጥንካሬን ያገኛል ማለት ነው። ስለዚህ የሰው ልጅ ቁርስ ሊመገብ ያስፈልገዋል ምናምን ከዛ በተጨማሪ እንግዲህ ዛሬ የመጀመሪያ ምግብ ምን ነበር ከተባለ እንግዲህ እኔ ዛሬ ምግብ መጀመሪያዬ ፍርፍር ሻይ እና ዳቦ ነው። እንግዲህ በብዛት እኛ ዩኒቨርሲቲ ላይ የሚሰጠን ነው የመጀመሪያ መግባችን እንግዲህ አንደኛ ሩዝ ነው ሩዝ በብዛት እንመገባለን እንግዲህ ከዛ በተጨማሪ ደግሞ ሻይ በዳቦ እንመገባለን ከዛ በተጨማሪ ደግሞ እንግዲህ ፍርፍር እንመገባለን ማለት ነው። እንግዲህ የዛሬ ምግቤ እንዳጋጣሚ ሆኖ ፍርፍር ነው ፍርፍር እንዴት እንደሚዘጋጅ ነግራችኋለሁ። ከዛ በተጨማሪ ደግሞ ሻይም አለው ሻይ እንግዲህ የተለያየ ንጥረ ነገር አለው ውስጡ ላይ እንግዲህ እነዛን ንጥረ ነገሮችን እናገኝበታለን አንደኛ ደግሞ ሙቀት ይሰጠናል ያ ሙቀት እንግዲህ ብርዳማ ስለሆነ አካባቢው በዛ ሙቀት እናገኛለን ማለት ነው እንግዲህ እነዚህን ጥቅሞች እናገኝበታለን ማለት ነው። ስለዚህ ዛሬ መጀመሪያ ምግቤ ምን ነበር ከተባልኩኝ እንግዲህ ፍርፍር በዳቦ እና ሻይ ያለበት

የትንኝ ማረብ ትጠቀማለህ ወይ? የሚል ጥያቄ ደርሶኛል እንግዲህ የትንኝ ማረብ መጠቀም ለምን አስፈለገ ትንኝስ ማለት ምንድን ናቸው? ትንኝ ምን ያደርጉናል ባንጠቀምስ ምን እንሆናለን? የሚሉትን እንግዲህ ሀሳቦች በዚሁ አያይዘን ለማየት እንሞክራለን እንግዲህ የትነኝ መረብ ትጠቀማለህ ወይ ለሚለው ጥያቄ አዎ የትንኝ መረብ እጠቀማለሁ። እንግዲህ የትንኝ መረብ ለምን አስፈለገ የትንኝ መረብ ማለትስ ምን ማለት ነው? የሚለውን እንግዲህ የትንኝ መረብ ማለት እንግዲህ ከተለያዩ ክሮች የተዘጋጀ አንድ እንዳ አጎበር የሚባል የትንኝ መረብ አለ ማለት ነው። ያ መረብ እንግዲህ በመኝታችን ዳር ዳር ላይ ከላይ ጀምረን እንሰቅለውና በመኝታችን ላይ ከዛ በኋላ በፍራሻችን ስር በማስገባት ትንኞች ወደ ውስጥ እንዳይገቡ በማድረግ በመከላከል ለመከላከል የምንጠቀምበት አንዱ የትንኝ መረብ ነው ማለት ነው። ይሄ መረብ እንግዲህ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ ትንኞች ወደ ውስጥ እንዳይገቡ የተለያዩ አራዊት የተለያዩ ትንኞች ወደ ውስጥ እንዳይገቡ ብራብሮዎች የተለያዩ ነገሮች ወደ ውስጥ ወደ መኝታችን ገብተው እንዳይረብሹን ለማድረግ የምንጠቀምበት አንዱ መፍትሄ ነው ማለት ነው። እንግዲህ ይህ የተንኝ መረብ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ አንዱ የወባ ትንኝን ለማስቀረት ነው። እንግዲህ የወባ ትንኞች ብዙ ጉዳቶች አላቸው እንግዲህ የሰው ልጅ ወባ ከያዘው የሰው ልጅ ወባ ከተመመ ብዙ ጉዳት ይደርስበታል ብዙ በሽታ ይይዘዋል ማለት ነው። እንግዲህ የወባ በሽታ በጣም ከባድ በሽታ ነው በሀገራችን ላይ በጣም በብዛት የሚገኝ በሽታ ነው። እንግዲህ በሽታ ለመከላከል የወባ የትንኝ መረብ እጠቀማለሁ ማለት ነው። ይሄን የትንኝ መረብ ስጠቀም በመኝታዬ ዙሪያ አድርጌም በደንብ አስተካክዬ ካስገባሁት በኋላ ከዛ በኋላ እተኛለሁ ማለት ነው እንግዲህ የውባ ትንኞች ወደ ውስጥ አይገቡም ማለት ነው። ስለዚህ ከዋባ በሽታ ራሴን መከላከል እችላለሁ ማለት ነው። እንግዲህ ይሄንን ካደረኩ በኋላ ይህንን ካደረኩ በኋላ እንግዲህ የወባ ትንኞች ወደ ቤቴ አይገቡም ማለት ነው። እንግዲህ ወደ ቤቴ ካልገቡ ከወባ በሽታ ንጹህ እሆናለሁ ማለት ነው እንግዲህ ከወባ በሽታ ለመንጻት ከወባ በሽታ ራስን ለመከላከል ከወባ በሽታ ለመዳን የትንኝ መረቦችን መዘርጋት ያስፈልጋል ማለት ነው። እንግዲህ ከዛ በተጨማሪ ደግሞ የትንኝ መረቦች ለምን ያስፈልጋሉ ከተባለ እንግዲህ የተንኝ መረቦች ለምን ያስፈልጋሉ? ከተባለ ቢምቢዎች ያስቸግሩናል እንግዲህ ቢምቢ የሚባሉ ትንኞች አሉ እንግዲህ እነሱን ለመከላከል እነሱን ለማራቅ ከመኝታችን ላይ ያለን እንግዲህ ይበሉናል ደማችንን ይመጣሉ እነሱን ትንኞችን ለማራቅ እነሱን ለመከላከል እንግዲህ የትንኝ መረብ እንዘረጋለን ማለት ነው። እንግዲህ በመኝታችን ሰዓት እንዳንረብሽ እንዳይረብሹ እነዛ ትንኞች በጣም ይጮሃሉ ጩኸታቸው የሚያስጠላ ጩኸት አላቸው እንግዲህ ያን ጩኸት ለመቀላቀል ያን ጩኸት ለማራቅ እነሱንም ከዛ አካባቢ እንዲጠፉ ለማድረግ የትንኝ መረቦችን እንዘረጋለን ማለት ነው። ከዛ በተጨማሪ እንግዲህ የትንኝ መረብ ለምን ይጠቅማል ብንል እንግዲህ የትንኝ ማረብ እንግዲህ የተለያዩ ዝንቦችን ንቦችን የተለያዩን ነገሮችን እንግዲህ በራሪ ነፍሳትን እነዛን ለመከላከል ይጠቅምናል ማለት ነው። እንግዲህ የተለያዩ ዝንቦች መጥተው እንዳያርፉብን ከእንቅልፍ እንዳይቀሳቀሱን እንቅልፋችንን እንዳያቋርጡን የተለያዩ ቢምቢዎች መጥተው እንዳይበሉን እንዳይጮሁብን የተለያዩ ወባ ትንኞች መጥተው እንዳይነድፉን የተለያየ በሽታ እንደያስዙን የተለያየ ችግር ውስጥ እንዳይከቱን እነዛን የወባ ትንኞችን ወይም ደግሞ የትንኝ መረቦችን እንጠቀማለን ማለት ነው። ስለዚህ እነዛን ነገር ስንጠቀም እንግዲህ በአግባብ መሆን አለበት ምክንያቱም እነዛን ነገሮችን ገዝተን ብቻ ማስቀመጥ ሳይሆን እነዛን በአግባቡ በአልጋችን ጠርዝ ላይ አስገብተን በደንብ አስይዘን ልንተኛ ያስፈልጋል ማለት ነው። ይህንን ካደረግን ከብዙ ትንኞች መዳን እንችላለን ማለት ነው። እንግዲህ የሰው ልጅ በትንኞች ይጠቃል በትንኞች ጎዳች ይደርስበታል ለምሳሌ የወበ በሽታ ይደርስበታል። እንግዲህ የወባ በሽታ ብዙ አይነት በሽታ አለ ቶሎ ቶሎ የሚነሳ በሽታ አለ የራስ የወባ በሽታ አለ። ራስን የሚያም እንግዲህ ይህን ለመከላከል ከወዲሁ ተዘጋጅተን የወባ ትንኞች ማረቦችን ገዝተን በአልጋችን ዙሪያ ላይ ማስቀመጥ ያስፈልገናል ማለት ነው። እንግዲህ ይሄንን ስናደርግ በአግባቡ ሊሆን ይገባል ማለት ነው። እንግዲህ ይህንን ማድረግ አለብን ከዛ በተጨማሪ እንግዲህ የትንኝ መራብ የትንኝ መራብ ለምን ይጠቅማል? ብንል ለህፃናት አልጋ ላይ ማድረግ አለብን እንግዲህ ህፃናት ትልልቆች ሰዎች ላይ ብቻ ሳይሆን ህፃናት አልጋ ላይም የትንኝ መረብ ያስፈልጋል። እንግዲህ ህፃናትን ትንኞች ይረብሿቸዋል ትንኞች እንዳይረብሿቸው ትንኞች ከእንቅልፋቸው እንዳይቀሰቅሷቸው ትንኞች በሽታ እንዳያስዞቸው ከወዲሁ ለመከላከል የትንኝ መረብ

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ የሚል ጥያቄ ደርሶኛል እንግዲህ ቅመም ማለት ምን ማለት ነው? ቅመም ለምን ያስፈልጋል ቅመም ያለበት ምግብስ ምንድነው ጥቅሙ የሚሉትን እንግዲህ በዚሁ አያይዘን ለማውራት እንሞክራለን። እንግዲህ ቅመማ ቅመም የበዛበትን ምግብ መመገብ ትወዳለህ ወይ የሚል ጥያቄ ደርሶኛል እንግዲህ ቅመማ ቅባብ የበዛበት ምግብ ጥቅሞች አሉት የራሱ ጉዳቶችም አሉት። እንግዲህ ከዚህ የተነሳ እኔ ቅመማ ቅመም የበዛበትን ምግብ በመጠኑ ከሆነ አዎ እወዳለሁ እላለሁ። እንግዲህ ቅመም የበዛበት ምግብ ማለት ቅመማ ቅመምስ ማለት ምን ማለት ነው? ያው ከሚለው እንጀምርና እንየው እስቲ እስኪ እንግዲህ ቅመማ ቅመማ ማለት እንግዲህ የተለያዩ ቅመሞች የተለያዩ ለጤና ተስማሚ የሆኑ የተለያዩ ለምግብ ጣፋ ለምግብ ጣፋጭነት የሚጠቅሙ ምግብን የሚያጣፍጡ የተለያዩ ንጥር ነገሮችን ምግብ ውስጥ መጨመር ማለት ነው። እንግዲህ ቅመማ ቅመም ማለት የተለያዩ የተቀመሙ ከውጤ የተሰሩ የተለያዩ ንጥረ ነገሮችን ምግብ ውስጥ ማካተት ማለት ነው። እንግዲህ እነዚህን ምግቦች እነዚህን ቅመማ ቅመሞች ምግብ ውስጥ ወይም ደግሞ ወጥ ውስጥ በመጨመር እንግዲህ የተለያየ ንጥረ ነገሮችን ለሰውነታችን አስፈላጊ ንጥረ ነገሮችን ማግኘት እንችላለን ማለት ነው። እንግዲህ እነዚህ ጥቅማቸው ብዙ ነው። እነዚህ ምንድነው ጥቅማቸው? ቢባል እንግዲህ እነዚህ ጥቅማቸው እንግዲህ ጥረ ነገሮችን ወይም ደግሞ ቅመማ ቅመሞችን ወጥ ውስጥ መጨመር ምንድነው ጥቅሙ ማለት አንደኛው ወጡ እንዲጣፈጥ ወጡ ጣፍጭ እንዲሆን የተለየ ሽታ እንዲኖረው ደስ የሚል ሽታ እንዲኖረው ያደርጋል ማለት ነው። እንግዲህ አንደኛው ጥቅሙ ወጥን ለማጣፈጥ ወጥን ጥሩ ማራኪ እና ለመበላት አጓጊ እንዲሆን የማድረግ አቅም አለው ማለት ነው። እንግዲህ ቅመማ ቅመም ሌላ ጥቅሙ ምንድነው? እንል እንግዲህ የተለያዩ ንጥረ ነገሮችን ወደ ወጥ ውስጥ በመክተት ለሰውነታችን ተስማሚ ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን የማግኘት መንገድ ነው ማለት ነው። እንግዲህ ይሄንን ንጥረ ነገር ስንጨምረው ወጥ ውስጥ ወጥ ውስጥ ስናረገው ይሄንን አቅም አቅም በመጠቀም የተለያዩ ሀይል ሰጪ ምግቦችን የተለያዩ ሙቀት ሰጪ ምግቦችን እና ፕሮቲን ያለበትን ምግቦትን ካርቦ ሃይድሬት ያለበት ንጥረ ነገሮችን ማግኘት እንችላለን ማለት ነው። ስለዚህ እነዚህን ምግቦች ለማግኘት ለመመገብ ሰውነታችንን ለመጠበቅ ሰውነታችንን ለመገንባት ሰውነታችንን ሃያ ገንቢ ንጥረ ነገራትን ለማግኘት እነዛን ቅመማ ቅመም ወጥም ውስጥ ሆነ የተለያዩ ነገሮች ውስጥ በመጨመር እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ ንጥረ ነገሮች ከበዙ ቅመማ ቅመሞች ከበዙ እንግዲህ ጉዳት ላይ ሊጥሉን ይችላሉ። እንግዲህ የተለያዩ ቅመማ ቅመሞች አሉ እነዛ ቅመማ ቅመሞችን አብዝተን የምንጠቀም ከሆነ ጉዳት ላይ ሊያደርስብን ይችላል። የተለያየ በሸታ ሊያመጣብን ይችላል። ግን እንደዚህ እነዚህ በሽታዎች እንግዲህ እኛ ሊጎዱን ይችላሉ ማለት ነው። ስለዚህ ቅመማ ቅመሞችን ስንጠቀም በአግባቡ ሊሆን ይገባል በአግባቡ መጥነን በአግባቡ አመጣጥነን ካልተጠቀምንበት አንደኛ ወጡ ሊበላሽ ይችላል ሁለተኛ ደግሞ ጉዳት ውስጥ ሊከተን ይችላል ማለት ነው። ስለዚህ ቅመማ ቅመማትን በየብዛት ሳይሆን በመጠኑ መጠቀም ያስፈልጋል ማለት ነው። እንግዲህ ቅመማ ቅመም የበዛበት ምግብ ትወዳለህ ወይ? ለሚለው ጥያቄ አዎ ለምሳሌ እንግዲህ አሁን ለምሳሌ ዶሮ ወጥ ብዙ ቅመም ይደረግበታል አብሽ ይደረግበታል ነጭ አዝሙድ ጥቁር አዝሙድ የተለያዩ ቅመማ ቅመት ተደቁስው አንድ ላይ ይዘጋጁና ከዛ በኋላ ወጥ ውስጥ ይጨመራሉ ማለት ነው። እንግዲህ እነዚህ ቅመማ ቅመሞች በአግባቡ በመጠኑ ካልተጨመሩ ወጡን እንዲመር ሊያረጉት ይችላሉ የተለያየ ጣዕም እንዲኖረው ሊያደርግ ይችላል። ስለዚህ ቅመማ ቅመማትን በአግባቡ መጥኖ በአግባቡ ደቁሶ በንጹህ እቃ አስቀምጦ በንጹህ ነገር ላይ አድርጎ መጠቀም ያስፈልጋል ማለት ነው። እንግዲህ ቅመማ ቅመማትን በአግባቡ መጠቀም አስፈላጊ ነው ማለት ነው። ስለዚህ እነዚህን ነገሮች በአግባቡ ካልተጠቀምንባቸው በአግባቡ ካልያዝናቸው በአግባቡ ካልወሰድናቸው ጤናችንም ሆነ የምግቡን ሁኔታ ሊጎዱ ስለሚችሉ እነዚህን ነገሮች በአግባቡ መጠቀም ያስፈልጋል ማት ነው። ከዛ በተጨማሪ እንግዲህ ቅመማ ቅመማትን የበዛበትን ምግብ መጠቀም እንግዲህ ብዙ ጥቅሞች አሉት። እና ዛትጥቅሞች ምንድናቸው? እንግዲህ አንደኛ የጤና ጥቅም ይኖረዋል ሁለተኛ ደግሞ የአካል ብቃት ጥቅም ይኖረዋል። እንግዲህ አካላችንን መገንባት አካላችንን ኃይለሞክር እና ሙከ ሳይች ለማግኘት የተለያዩ ምግቦችን እንጠቀማለን ማለት ነው። እንግዲህ እነዛ ምግቦችን ስንጠቀም ምን ይጠቅመናል ማለት ነው። የተለያዩ ሀይልን እናገኝበታለን ማለት ነው። ስለዚህ እነዛን ሀይልን እነዛን ገንቢን ለማግኘት እንጠቀመዋለን ማለት ነው።

ስንት ብርድ ልብስ ትጠቀማለህ የሚል ጥያቄ ደርሶኛል እንግዲህ ብርድ ልብስ ማለት ማለት ነው? የሰው ልጅ ስንት ብርድ ልብስ መጠቀም አለበት ብርድ ልብስስ ለምን ያስፈልጋል? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን እንግዲህ ብርድ ልብስ ማለት ከተለያዩ እክሮች ተደ ተሰርቶ ከተለያዩ የጥጥ ምርቶች ተመርቶ በአንድ ላይ ወፍራም የሆነ ሲለብሱት ሞቃት የሆነ ከበርድ የሚከላከል ብዙ ጥቅሞች አሉት። ይሄ እንግዲህ ብርድ ልብስ ይባላል ብርድ ልብስ እንግዲህ የት ይሰራል ብንል ብርድ ልብስ እንግዲህ ፋብሪካዎች ውስጥ ሊሰራ ይችላል ወይም ደግሞ ሽመና ቤቶች ውስጥ ሊሰራ ይችላል። እንግዲህ እነዚህ ሽመና ቤቶች የተለያዩ ብርድ ልብሶችን የተለያዩ ነጠላዎችን የተለያዩ ጋቢዎችን የተለያዩ ልብሶችን ይሰራሉ ማለት ነው እንግዲህ እነዛን ሲሰሩ እዛ ላይ አንድ ላይ ብርድ ልብስንም ይሰሩታል ማለት ነው። እንግዲህ ብርድ ልብስ ከለሌዎች ለየት የሚያደርገው ብርድ ልብስ በጣም ወፍራም ነው ብርድ ልብስ በጣም ትልቅ ነው በጣም ወፍራም ከመሆኑ የተነሳ ይሄ ብርድ ልብስ ሊለበስ የሚችለው በብርድ ጊዜ ነው። በብርድ ጊዜ የተለያዩ ብርድ ልብሶችን የተለያዩ ሞቃታማ ነገሮችን እንለብሳለን። እንግዲህ ብርድ ልብስ ማለት እንግዲህ ትልቅ ልብስ ሲሆን ያ ልብስ እንግዲህ ከብርድ የሚከላከል በጣም ወፍራም የሆነ በጣም ትልቅ የሆነ አይነት ሲሆን እንግዲህ ብርድ ልብስ እንለዋለን። እንግዲህ የብርድ ልብስ ማለት ቃሉ ራሱ ብርድ የሚከላከል የሚ የሚያርቅ ማለት ስለሆነ የብርድ ል ልብስ ተብሎ ተሰይሟል ማለት ነው። እንግዲህ የብርድ ልብስ አይነት ብዙ አይነት የብርድ ልብስ አለ እንግዲህ ስስ የብርድ ልብስ አለ ስስ የብርድ ልብስ እንግዲህ በሙቀት ጊዜ የምንለብሰው ነው። እንግዲህ በሙቀት ጊዜ በጣም ሞቃት ስለሆነ ሙቀትን ለመከላከል ሙቀትን ለማራቅ ስንል እንግዲህ ስስ የሆኑ ብርድ ልብሶችን እንለብሳለን እነዛም ፎጣ ይባላሉ እንግዲህ ከዛ በተጨማሪ ደግሞ በጣም ቀዝቃዛ በሆነበት ሰዓት በጣም ቀዝቃዛ በሆነበት ሰዓት እነዛን ወፍራም ብርድ ልብሶችን እንጠቀማለን ማለት ነው። እንግዲህ ወፍራም ብርድ ልብሶችን ስንጠቀም ከሙቀት እናገኛለን እንግዲህ ሙቀት ስናገኝ ብርድ አይነካንም ማለት ነው። ስለዚህ ሙቀትን ለማግኘት ትልልቅ ብርድ ልብሶችን እንለብሳለን ማለት ነው። እንግዲህ ብርድ ልብሶች ከተለያየ ነገር ሊሰሩ ይችላሉ አንደኛ ከጥጥ ሊሰሩ ይችላሉ ሁለተኛ ከክር ሊሰሩ ይችላሉ ከተለያዩ ከሀር ክሮች ሊሰሩ ይችላሉ ስለዚህ እነዚህን ብርድ ልብሶች እንዳመጣጣቸው ልንጠቀምባቸው እንችላለን ማለት ነው። እንግዲህ የጥጥ ልብሶች እንዴት ይሰራሉ ብንል ጥጥ መጀመሪያ ይፈተልና በአግባቡ ተሰብስቦ ጥጥ ይፈተልና እናቶች ይፈትላሉ ያንን የተፈተለውን ፈትል ይሸመንና ተሸምኖ በአንድ ላይ ተደርጎ እንደ ብርድ ልብስ በወፍራሙ ይሰራል ማለት ነው። ያን ጊዜ ያንን እንደ ብርድ ልብስ እንጠቀመዋለን ከዛ በተጨማሪ እንግዲህ የብርድ ልብስ ጥቅሞች ምንድን ናቸው? ብንል ደግሞ የብርድ ልብስ ጥቅሞች እንግዲህ ለምን ይጠቅማሉ ብንል አንደኛ አልጋችን ላይ ለማንጠፍ ነው እንግዲህ አልጋችን ላይ ውበት እንዲኖረው አልጋችን እንዲያምር አልጋችን እንዲፈካ ያንን ብርድ ልብስ እናነጥፍበታለን ማለት ነው። እንግዲህ ያንን ብርድ ልብስ አንጥፈን ያንን በርድ ልብስ አልጋችን ላይ አድርገን ስናየው በጣም ውበት አለው ማለት ነው። እንግዲህ ያ ውበት እንዲኖረው ያንን ውበት ለማግኘት ያንን ብርድ እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ ለምን እንጠቀመዋለን ብርድ ልብስን ቢባል ብርድ ልብስን የምንጠቀመው እንግዲህ ከ ራሳችንን ከብርድ ለመከላከል ነው። እንግዲህ ሙቀትን ለማግኘት ያ ብርድ ልብስ ሙቀት ሰጪ ነው ያበርድ ልብስ ደስ የሚል ሙቀትን ስለሚሰጠን ያን ሙቀት ለማግኘት ምን እናደርጋለን ያንን ብርድ ልብስ ለብሰን ተሽፋፍን ምንተኛ ያንን ብርድ ልብስ ይጠቅመናል ማለት ነው። እንግዲህ ስንት ብርድ ልብስ ትጠቀማለህ ነው ሚለው ጥያቄው? መልስ ሊሆን የሚችለው እኔ የምጠቀመው የብርድ ልብስ አይነት ብዙ አይነት ነው። ሶስት ወይም አራት አይነት ብርድ ልብስ እጠቀማለሁ አንደኛው በሞቃት ጊዜ የሚለበስ ስስ ብርድ ልብስ አለኝ። ሁለተኛ ደግሞ በብርድ ጊዜ የሚለበስ በጣም ወፋፍራም ብርድ ልብሶች አሉ ግ እንግዲህ እነዛ ብርድ ልብሶች እጠቀማለሁ ማለት ነው። እንግዲህ እነዛን ብርድ ልብሶች የማንጠቀም ከሆነ ብርድ ሊያጠቃን ይችላል ብርድ ከመታን ደግሞ በሽታ ላይ እንወድቃለን ያ በሽታ ደግሞ ወደ ሀኪም ቤት ሂደን ልንታከም ብር ሊያስወጣም ይችላል ማለት ነው። ስለዚህ እኛን ከብርድ ለመከላከል እኛን ከእነዛ ነገሮች ለመከላከል እነዛን ብርዶችን ለመከላከል ከቢምቢዎች ለመከላከል ከትንኞች ለመከላከል ራሳችንን በብርድ ልብስ ውስጥ ሸፍነን እነንነ ማሳደር ያስፈልጋል ማለት ነው። እንግዲህ ከትንኞች ከተለያዩ አራዊት ራስን ለመከላከል ብርድ ለብሰን እንተኛለን ማለት ነው። ስለዚህ ብርድ ልብስ ስንት ብርድ ልብስ ትለብሳለህ ነው ሚለው? ሶስት

አዲስ አመት እንዴት ታከብራለህ የሚል ጥያቄ ደርሶኛል እንግዲህ አዲስ አመትን። በብዙ አይነት መንገድ ማክበር ይቻላል እንግዲህ አዲስ አመት ማለት ምን ማለት ነው? አዲስ አመት መቼ መቼ ይከበራል? አዲስ አመትን ማክበር ለምን አስፈለገ የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ አዲስ አመት? ለምን ይከበራል የሚለው መጀመሪያ ብናይ እንግዲህ አዲስ አመት የሚከበረው። የዘመን መለወጫ አስመልክቶ የዘመን መለወጫን ከአመት አመት ያሸጋገረንን ከአመት አመት የመሸጋገሪያችን። መገለጫ ነውና ያንን እናከብረዋለን ማለት ነው። እንግዲህ ያንን ስናከብር እንዴት ነው የምናከብረው ስንል? ያንን እንግዲህ የተለያዩ አልባሳትን በመልበስ ባህላዊ አልባሳትን በመልበስ የተለያዩ ባህላዊ ምግቦችን የተለያዩ ዘመናዊ ምግቦችን በማዘጋጀት በጎችን በማረድ ፍየሎችን በማረድ የተለያዩ ባህልን በማድረግ እንግዲህ ልናከብረው እንችላለን ማለት ነው። እንግዲህ ይሄን ባህል ስናከብር የተለያየ ጥቅሞችን ልናገኝ እንችላለን ከነዛም ውስጥ እንግዲህ አንደኛ ደስታ እናገኛለን። እንግዲህ የተለያዩ ደስታዎችን እናገኛለን ሁለተኛ የተለያዩ ልብሶችን እንገዛለን የተለያዩ ፎቶዎችን እንነሳለን። የተለያዩ ደስ የሚሉ ነገሮችን እናገኛለን ከዛ በተጨማሪ ደግሞ ከቤተሰብ ጋር ብዙ ጊዜ የምናሳልፍበት በበዓላት ቀን ነው። እና ያን በዓል በማክበራችን በጣም ደስተኛ ሆነን ከአመት ከአመት የምናስታውሰው ነውና በአመት በአመት የምናከብረው በዓል ነው ማለት ነው። ስለዚህ አዲስ አመትን ስናከብር በደስታ ሊሆን ይገባል በፍቅር በአንድነት በመተሳሰብ ልናከብረው ይገባል ማለት ነው። እንግዲህ የአዲስ አመትን መቼ ነው የምናከብረው? ወደሚለው ጥያቄ ስንሄድ ደግሞ እንግዲህ አዲስ አመትን የምናከብረው በመስከረም አንድ በየአመቱ በየአመቱ በመስከረም አንድ በቀን አንድ እናከብረዋለን ማለት ነው። እንግዲህ በቀን አንድ ለምን ይከበራል? ሲባል እንግዲህ ቀን አንድ ማለት የአዲስ ዘመን መግቢያ የአዲስ የአሮጌው ዘመን መውጫ ነውና ያንን የአሮጌውን መውጫ እንኳን ሄድክልን ሂድልን አዲሱን ደግሞ እንኳን መጣህልን እያልን የምንቀበልበት የምናዜምበት የምንዘምርበት እለት ነው። እና ያን ጊዜ አዲሱን አመት የምንቀበልበት ነው። እና ያንን አዲስ አመት በመስከረም አንድ እናከብረዋለን ማለት ነው። ስለዚህ ያንን በዓል ስናደርግ ከሰዎች ጋር በመተሳሰብ ሰዎችን በመረዳዳት ሰዎችን በመተጋገዝ ልናደርገው ይገባል። ምክንያቱም አንዳንድ ሰዎች እንግዲህ በበዓሉ ቀን ሊቸገሩ ይችላሉ የችግር ውስጥ ሊደርስባቸው ይችላል ድሃዎች ሊኖሩ ይችላሉ እነዛን በመርዳት እነዛን በመንከባከብ እነዛን በማገዝ እነዛን በማ በመርዳት እንግዲህ በዓሉን ልናከብረው ይገባል። ማለት ነው እንግዲህ ያን በዓል ስናከብር ብዙ ነገሮችን ለእኛ ብቻ ማድረግ የለብንም። ምክንያቱም እኛ ብር ሊኖረን ይችላል ያን ብር እንግዲህ በአግባቡ መጠቀም አለብን ምክንያቱም ድሃዎችም አሉ እነሱንም እያሰብን ሌሎችም እያሰብን ለተቸገሩት እያሰብን ልናከብረው ይገባል ማለት ነው። እንግዲህ ባህልን ስናከብር ብዙ ጥቅሞችን እናገኛለን አንደኛ መንፈሳዊ ጥቅሞችን እናገኛለን። ሁለተኛ እንግዲህ ባህላዊ ጥቅሞች እናገኛለን ሁለተኛ ሶስተኛ ደግሞ እንግዲህ የአእምሮ እርካታ እናገኛለን ማለት ነው። እንግዲህ ደስታ እናገኛለን ደስታን የመሰለ ነገር በዚህ አለም ላይ የለም። እንግዲህ የተለያዩ ደስታዎችን የተለያዩ ሁኔታዎችን እናገኛለን ማለት ነው። እንግዲህ ይሄንን ስናከብር ይሄን በዓል ስናከብር አዲስ አመትን እናከብር ብዙ ነገሮችን እናገኛለን ማለት ነው። አንደኛ ከአመት አመት የተሸጋገርንበት ነው ወደፊት እቅድ የምናወጣበት የወደፊት ህይወታችን የምናቅድበት ወደፊት ህይወታችን ምን መሆን አለበት ብለን የምንወስንበትን መንገድ የሚያሳየን ነው። ከዛ በተጨማሪ ደግሞ እንግዲህ ይህ በዓል ብዙ ጥቅሞች አሉ ከነዛ ውስጥ እንግዲህ አንዱ ጥቅሙ ምንድነው? ቢባል ይህ ባህል እንግዲህ ከዘመድ ዘመድ ጋር የምንገናኝበት ከወዳጆቻችን ጋር የምንገናኝበት ከባልደረቦቻችን ጋር ከስራ ጓደኞች ጋር የምናገኝበት ነውና የዛን ጊዜ ጥሩ ግንኙነት የምንፈጥርበት ግን ጥሩ መስ መተጋገዝን መረዳታትን የምናደርግበት ትልቅ በዓል ነው። እና ያን በዓል በአግባቡ ማክበር ይኖርብናል ማለት ነው። እንግዲህ በዓላትን በአግባቡ የምናከብራቸው ከሆነ ጥሩ ጥቅም ይሰጡናል። ነገር ግን በዓላትን በአግባቡ የማናከብራቸው ከሆነ ግን ሊጎዱን ይችላሉ። ለምሳሌ እንግዲህ በዓልን እንግዲህ በመጨፈር በመዝለል በመጠጣትና በመስከር የምናሳልፈው ከሆነ ያ ጉዳት ሊያደርስብን ይችላል። ማለት ነው ምክንያቱም አእምሮአዊ ጉዳት መንፈሳዊ ጉዳትም ያደርስብናል። እንግዲህ ሰክረን ልንወድቅ እንችላለን። ሰክረን ልንጎዳ እንችላለን። ሰክረን ልንጣላ እንችላለን። ስለዚህ ልንደባደብ እንችላለን የዛን ጊዜ ጉዳት ይደርስብናል ማለት ነው። ስለዚህ እንደዛ አይነት ቦታዎች ላይ በመራቅ ወደ መንፈሳዊ ቦታዎች በመሄድ ራስን ደስ ወደሚያሰኙ ቦታዎች በመሄድ አዲስ አመትን ማክበር ይገባል ማለት ነው። እንግዲህ

ማብሰል ትችላለህ ወይ የሚለው ጥያቄ ደርሶኛል እንግዲህ ማብሰል ለምን ያስፈልጋል ማብሰል እንዴት ይቻላል ማብሰል መቻል አለመቻል ምን ጥቅም አለው ምን ጉዳት አለው የሚሉትን እንግዲህ ለማየት እንሞክራለን ማብሰል ትችላለህ ወይ? ለሚለው ሀሳብ እንግዲህ ማብሰል አዎ በደንብ እችላለሁ እንግዲህ ማብሰል የተማርኩት ከድሮ ከእናቴ ነው የተማርኩት እንግዲህ እህቴም አስተምራኛለች እናቴም አስተምራኛለች ይሄን ማብሰል እንግዲህ እንዴት ይበሰላል ምግብ እንዴት ማብሰል ይቻላል የሚለውን እንግዲህ በቅርብ ተከተል ለማየት እንሞክራለን። እንግዲህ መጀመሪያ ማብሰል እንዴት እንጀምራለን የሚለውን ስናይ መጀመሪያ እሳት እናቀጣጥላለን እሳት እናያይዝና እንጨት ላይ እናደርጋለን እንጨቱ ይቀጣጠራል እንጨቱ ከነደደልን በኋላ ከዛ ድስት እናመጣና ድስቱን አጥበን በስርዓት ውሃን እጨምርበታል ውሃ ጨምረን እሳቱ ላይ እንጥደዋለን ከዛም ሽንኩርት እየከተፍን እንቆያለን ሽንኩርቱን ከተን ሽንኩርቱን ከትፈን ውሃው ላይ እንጨምርና እናቁላላዋለን ከዛ በኋላ በዘይት እንጨምራለን ሽንኩርቱ ሲበስል ዘይት ጨምረን ጨው ጨምረን የተለያዩ ቅመማ ቅመሞችን ጨምረን በርበሬም የተለያዩ ቅመሞችን ለምግቡ ማጣፈጨነት የሚሆኑ የተለያዩ ምግቦችን ጨምረን እናበስለዋለን ማለት ነው። ያ ሲበስልልን ሲቁላላልን ድንች ከሆነ የምንሰራው ድንቹን እንጨምራለን ምስር ከሆነ ምስር እንጨምራለን ሽሮ ከሆነ ሽሮውን እነሰንሳለን ከዛ በኋላ ያንን አድርገን በደንብ እናማስላለን ያንን እያማሰልን ያንን እያቁላላን እየሰራን እያማሰልን እንዳይዘብን በስርዓት ውሃ እየጨመርን በስርዓት እያማሰልን እንቆይና ከዛ በኋላ ያንን ሲደርስልን እናወጣዋለን ማለት ነው። ስለዚህ ማብሰል ማለት እንግዲህ እንደዚህ ነው ማለት ነው እንግዲህ በጣም ቀላል ነው። እንደሚታየው በጣም ለማብሰል ቀላል የሆነው እንግዲህ ብዙ አይነት ምግቦች አሉ ለምሳሌ እንቁላል ማብሰል ቢሆን እንቁላሉን መጥበሻ ላይ እንሰብርና እናደርገዋለን ከዛ በኋላ እሳት ላይ ማድረግ ነው ማለት ነው ከዛ ያን ያገላበጥን መጥበስ ነው ማለት ነው ስለዚህ ያንን ማብሰል በጣም ቀላል ነገር ነው ስለዚህ ማብሰል ማንኛውም ሰው ሊችለው ይችላል ማለት ነው። ከዛ በተጨማሪ እንግዲህ ሌላ ነገርም መስራት ይቻላል እንግዲህ ማብሰል ብቻ ሳይሆን ማብሰል ምንድነው? ጥቅሙ የሚለውን እናያለን እንግዲህ ለምን እናበስላለን ብንል የሰው ልጅ የሚያበስለው እንግዲህ ለምግብነት ነው የተለያዩ ምግቦችን የሚያበስለው ለመመገብ ነው ያንን ምግብ አብስሎ ይመገባል ማለት ነው። እንግዲህ የሰው ልጅ ያለመግብ ሊኖር አይችልም እና የሰው ልጅ ምግብ መመገብ አለበት እና ያንን ምግብ ለመመገብ ያንን ምግብ ለመብላት ማብሰል አለበት ማለት ነው። መጀመሪያ ማብሰል አለበት ያንን ምግብ ከመመገቡ በፊት ማብሰል አለበት ስለዚህ ያንን ምግብ አብስሎ መብላት አለበት ነገር ግን ጥሬውን የሚበላ ከሆነ በሽታ ላይ ሊወድቅ ይችላል ማለት ነው ስለዚህ በስርዓት አብስሎ በስርዓት ቀቅሎ ሊበላ ይገባል ማለት ነው። ከዛ በተጨማሪ እንግዲህ ሌላ የሚበስል ነገር አለ እንግዲህ እንጀራ ልናበሰል እንችላለን ዳቦ ልናበሰል እንችላለን የተለያዩ ነገሮችን ልናበስል እንችላለን እነዚህ እንግዲህ እንደ ሙያ ልናያቸው እንችላለን። እንግዲህ የነዚህ ጥቅም አንዱ የማብሰል ጥቅሙ እንግዲህ ለምንድነው ቢባል ለገቢ ምንጭ ይሆናል። እንግዲህ አንድ ሰው ሊተዳደር ለመተዳደሪያ ሊጠቀማቸው ይችላል እንግዲህ ለምን ይጠቀማቸዋል? ካልን እነዚህን ምግቦች ለምን ይጠቀማቸዋል ካልን እንግዲህ ለመተዳደሪያነት ይጠቀማቸዋል ማለት ነው። እንግዲህ እነዚህን ምግቦች እየሸጠ ዳቦ ካበሰለ ዳቦውን እየሸጠ እንጀራ ካበሰለ እንጀራውን እየሸጠ ወጥ ካበሰለም የተለያዩ እርጥቦችን የተለያዩ ብስኩቶችን የተለያዩ ሳምኩሳዎችን እያበሰለ የሚሸጥ ከሆነ እንግዲህ የገቢ ምንጭ ያገኝበታል ማለት ነው። እንግዲህ ይህ ሰው መተዳደሪያውን ሊያገኝ ይችላል እንደ ከዛ በኋላ ቤተሰቦችን ይረዳበታል ለሌሎችም የስራም እርከን ይፈጥራል ማለት ነው። እንግዲህ ምክዎችን በመዝራት የተለያዩ ነገሮችን በማብሰል የገቢ ምንጭ ብር መሰብሰብ ይቻላል ማለት ነው። ስለዚህ የተለያዩ ማብሰልን በመልመድ የተለያዩ ሙያን በመልመድ የተለያየ የስራ ዘርፍን መክፈት ይቻላል ማለት ነው። ስለዚህ ማብሰል ትችላለህ ወይ? ለሚለው ጥያቄ አዎ ማብሰል እችላለሁ የምታበስለው ምንድነው? ቢባል እንግዲህ ብዙ አይነት ምግቦችን አበስላለሁ ከነዛም ውስጥ እንግዲህ ምን ታበስላለህ ብባል እንግዲህ የዶሮ ወጥን አበስላለሁ። እንቁላሎችን አበስላለሁ ዳቦዎችን አበስላለሁ እንጀራዎችን አበስላለሁ የተለያዩ ወጥ ነክ ነገሮችን በማብሰል እንግዲህ ብስኩቶችን ከረሜላ ብስኩቶችን አበስላለሁ ስላለው ማለት ነው። እንግዲህ እነዚህን በማብሰል መንገድ ላይ የሚሸጡ ምግቦች ናቸው እነዚህን በመሸጥ እተዳደራለሁ ማለት ነው። እንግዲህ እነዚህው የገቢ ምንጮቼ ናቸው። ማብሰል ትችላለህ ወይ? ለሚለው አዎ እችላለሁ